ሰላም ጤና ይስጥልን መስመር ላይ ቪዲዮ ትመለከታለህ የሚለው ጥያቄ? ትንሽ ግልጽ አይደለም ምናልባት በመንገድ ላይ እያለህ ቪዲዮ ትመለከታለህ ከሆነ ጥያቄው። ብዙ ጊዜ አልመለከትም እንደ ሁኔታዎች ይወሰናሉ። ለምሳሌ አጣዳፊ ስራ አጣዳፊ የሆነ አስቸኳይ የሆነ ጉዳይ ሲያገጥመኝ ምናልባት ላይ እችላለሁ። ግን ይሄም ልክ እንደ ሁኔታው ይወስናል ለምሳሌ መኪና እየነዳሁ እያለ መሃል መስመር ላይ እየነዳሁ እያለ የፈለገ ብፈጠር የሆነ የፈለገ ነገር ቢፈጠር ቪዲዮ ከፍቼ አላይም አልመለከትም። ምክንያቱም ቪዲዮ በምከፍትበት ሰዓት የተለያዩ ሀሳቤ ወደ ወደምመለከተው ቪዲዮ ስለሚሄድ መኪናውን መንዳት ትቼ የተለያዩ ዲስኦርደሮች እንትን ይሄ አደጋዎች ሊፈጠሩ ይችላሉ በዚህ በዚህ ሪዝን ምክንያት አልጠቀምም። ግን ለምሳሌ አሁን ዝም ብዬ ወክ እያረኩ እያለሁ መንገድ ላይ ዝም ብዬ እያረኩ እያረኩ እያለ የሆነ ነገር ቢፈጠር ለምሳሌ የሆነ ሰው ቪዲዮ ልኮልኝ አፈጣኝ ነው እይልኝ ብሎ ቢልክልኝ አያለሁ። የሆነ ቦታ ላይ ሄጄ አያለሁ ልክ እንደዚህው ሁሉ መኪና ውስጥም ሆኜ ራሱ በጣም አስፈላጊ ከሆነ መኪናዋን ወደ ጥግ አቁሜ ነው እንጂ የማየው። አዛ መስመር ላይ እየሄድኩኝ ወይም እየነዳሁኝ በፍጹም አልመለከትም አላይም። አመሰግናለሁ

ሰላም ጤና ይስጥልን የምትወደው ፍራፍሬ ምንድነው ለሚለው ጥያቄ? ፍራፍሬ በጣም እወዳለሁ በመጀመሪያ ፍራፍሬ ማለት እስኪ ስለ ፍራፍሬ ትንሽ እናውራ። ፍራፍሬዎች በጣም ለሰው ልጅ ከሚመግቧቸው ፍስክ ከሆኑ ከስጋ ከጥራጥሬ ከሆኑት ከነ በቆሎ ምናምን ፍራፍሬ ደግሞ እነ ማንጎ እነ አቮካዱ እነ ሙዝ ስለሆኑ የተሻሉና በጣም ተወዳጅ ምግቦች ናቸው ምክንያቱም ፍራፍሬ ስትመገብ አንተ ሞር ጤነኛነትህ እየጨመረ እየጨመረ ነው የሚሄደው የማርጀት እድልህ ዝቅተኛ እየሆነ ማለትም ረጅም እድሜ እንድትኖር በጣም ያግዙሃል ማለት ነው። ሁለተኛ ደግሞ ፍራፍሬ ደግሞ ለመመገብ በጣም ምቹ ናቸው ለምሳሌ ስለ አሁን ስጋ ብትመገብና ፍራፍሬ ስትመገብ ያለ ልዩነት አለ ለጨጓራ ክብደት ማለት ነው እና ለጨጓራ ለመፍጨትም ይሆን በተለያየ ምቾት ይመቻሉ። ሶስተኛ ደግሞ ከዋጋ አንፃር አሁን ሌሎችን ምግቦች ስትገዛና ፍራፍሬ ስትገዛ ይለያያል ለምሳሌ ፍራፍሬ ስትገዛ በጣም ያን ያክል ውድ አይደሉም ርካሽ ናቸው። በአካባቢ ቀለል ባለ ዋር በቀላሉ ታገኛቸዋለህ። ሌሎች ግን ያው በተቃራኒው ትንሽ ወደድ ይላሉ ሁሌም ደግሞ ላይገኙ ይችላሉ እና ከዚህ አንፃር እና ከሌሎችም እውነታዎች አንፃር። ፍራፍሬ እወዳለሁ የምወደው ፍራፍሬ አይነት ደግሞ ሞር እኔን ደስ የሚለኝ አሁን አቦካዶ ነው። አቦካዶ ለምን መረጥኩኝ? አቦካዶ ስትመገበው አንደኛ እንደ ምግብ እንደ ምግብነት ያገለግልሀል ሁለተኛ ደግሞ ለቆዳ ጥራት በጣም ቆዳን እንዲጠራ ያደርግልሃል ፊትህን ጥራት አካባቢ አቦካዶ ፕላስ ደግሞ እንደ ጁስ አድርገህ መጠቀም ትችላለህ ሶ ምግብ ታደርገዋለህ በዳቦ አድርገህ ትበላዋለህ። ከዛ ደግሞ ጁስ እንደ መጠጥ አድርገህ ትጠቀመዋለህ ከዛም አልፎ ደግሞ ዝም ብለህ ሰውነትህ ላይ ወይም ፀጉርህ ላይ ልክ ሴቶችን እንደሚያደርጉት ትቀበላለህ የሆነ ነገር አሪፍ ነገር እንዲያመጣ እና ከብዙ ብዙ ከጥቅም አንፃር አቦካዶን እወዳለሁ። በሁለተኛነት የምወደው ደግሞ ሙዝ ነው። ሙዝ በጣም እወዳለሁ ምክንያቱም ሙዝ ራሱ ምግቡ ልስላሴነት አለው ዝም ብለህ ስትመገበው ራሱ ያን ያክል አስቸጋሪ ምግብ አይደለም አለ አይደለ በቀላሉ ላጥ ላጥ አድርገህ የሆነ ጉሮሮህን ያርስልሃል ፕላስ ደግሞ ቅዝቅዝ ያደርግሃል። አሁን በፀሀይ ፀሀይ አካባቢ ምናምን እንዴ ውሃ እራሱ በአካባቢው ባይኖር ዝም ብለህ ሙዝ ብትበላ እራሱ ሙዝ አንደኛ እንደ ምግብ ይሆናል ሁለተኛ ደግሞ እንደ ውስጥ ላይ ገብቶ ደግሞ ቅዝቅዝ ስለሚያደርግህ ሙዝ በጣም እወዳለሁ። ሶስተኛ ደግሞ እና የመጨረሻ ጣም የምወደው ምግብ ደግሞ ምን ይባላል መሰላችሁ? ዘይቶን ይበራል ዘይቶን አሁን ለምንድነው የምትወደው ልትሉኝ ትችላላችሁ ብዙ ጊዜ አዎ ብዙ ሰዎች ላይወዱት ይችላሉ ግን እኔ የምወደው። አሁን የሆነ ሰዓት በሽታ ለምሳሌ ቢያመኝ የሆነ ወደታች ወደታች ቢለኝ እንትን ዘይቶን ስበላ የሆነ ውስጥ ገብቶ የሆነ ጥርቅምቅም ያደርግልኛል አለ ይሆናል ወደ አንድ ይሰበስብልኛል እና ከተለያዩ በሽታወች ደግሞ ይከላከልልኛል አመሰግናለሁ

ሰላም ጤና ይስጥልን ስለ ቤተሰብህ ንገረኝ? የሚል ጥያቄ ላይ ስለ ቤተሰቤ ያው እናቴ አርባ ሁለት አመቷ ነው አባቴ ደግሞ አርባ ዘጠኝ ኦልሞስት እንደዛ አካባቢ አዎ ወደ አርባ ዘጠኝ የሚጠጋ እድሜ ነው ያለው እና እኔ ደግሞ የወለዱኝ በ አባቴ በሃያ ሶስት አመቱ እናቴ ደግሞ ብቻ እንደዛ አካባቢ ጥሩ አርጌ አላውቀውም ስፔሲፊክ እድሜዋን እና ቤተሰቦቼ በጣም ፈኒ ናቸው ደስተኛ ናቸው ባላቸው ኑሮ ደስተኛ ናቸው እና ደግሞ ወደፊት ደግሞ ለማሻሻል ለመጨመር ደግሞ የሚጥሩ አይነት ቤተሰቦች ናቸው ይህንን በፍቅር በክብካቤው እና የተለያዩ ነገሮችን በማድረግ ነው ያሳደጉኝ እና ቤተሰቦች ደግሞ ከእኔ ውጭ ሌላ አራት ልጆች አሉ ሶስት ሴቶች አንድ ወንድ እኔ ጋር አንድ ወንድ ሲጨመርበት አምስት አምስት ልጅ ማን ነው እና በጣም እንግባባለን በጣም ደስተኛ ነን በጣም እንተሳሰባለን አንዳች ለአንዳች የምንኖር ነነ እና አባት ለልጅ ያስባል ልጅ ደግሞ ለወንድሙ ወይ ለእህቱ እና ደግሞ አዙሮ ደግሞ ለአባቱና ለእናቱ ያስባል ማለት ነው እና ከቤተሰቦቼ ደግሞ ገንዘብ የሚያመጣው አባቴ ነው እናቴ ደግሞ ማኔጅ ታደርጋለች ማለቴ ታስተባብራለህ እሱ ቤቱን የሚገዛውን ነገር ትገዛለች የሚያስፈልገውን ደግሞ ይሄ ያስፈልገዋል ያ አያስፈልገውም የምትለው ናት ማን ነው እና በጥቅሉ ቤተሰቦቸ በጣም ደስት ደስ የሚሉ ናቸው አመሰግናለሁ

ሰላም ጤና ይስጥልን ምን አይነት መሳሪያዎች ትጠቀማለህ? ይህ ጥያቄ በመጀመሪያ ጥያቄው ትንሽ ግልጽ አይደለም። ምክንያቱም ከምን አንፃር ነው መሳሪያወች ትጠቀማለህ የሚለው ጥያቄ ትንሽ ግራ ያጋባል። ግን እስኪ ከእንትን አንፃር እንይ ለምሳሌ ተማሪ ስሆን ተማሪ ስሆን የምጠቀማቸው ብዙ አይነት መሳሪያዎች አሉ እንደ ደብደር አስክሪፕቶ ስልክ ላፕቶፕ የተለያዩ መሳሪያወችን እጠቀማለሁማለት ነው ምክንያቱም እነዚህ ለትምህርት በጣም ያጉዘኛል እንድማር እንዳነብና የተለያዩ ነገሮችን እንድሞክር በጥልቀት እንዳጠና በጣም ያግዙኛል። ከተማሪ አንፃር አዎ ልክ እንዳልኩት አስከርቶ ደብተር እንደ መሳሪያ ይታያሉ ብዙ ጊዜ እንደውም መምህሮች ትጥቃቹህን አሟሉ ይላሉ ትጥቃቹህን አሟሉ ማለት ስክሪፕቶ ደብተር ይዛችሁ ትምህርት ቤት በጊዜ ተገኙ እንደማለት ነው። ሁለተኛው ደግሞ ለምሳሌ እንደ አንድ ሰራተኛ ብናይ አንድ ድርጅት እንደ አዲስ ሰራተኛ ስናይ ደግሞ የሱ ስራ ምንድነው? ብዙ ጊዜ በስርዓት መልበስ ይሄ አንዱ መሰል ምክንያት ነው። መሳራያ ማለት የምንገለገልበት ነዋ በስርዓት ከለበሰ ደግሞ ለሆነ ድርጅት ያንን ድርጅት ያንን ሰራተኛ ይቀበለዋል ማለት ነው። በስርዓት ማለትም ያቆየዋል አቆየው ማለት ደግሞ ያው ለሰራተኛ በጣም ጥቅም ነው ማለት ነው። እና እንደዚህ አንፃር የተለያዩ መሳሪያወች አሉ። አመሰግናለሁ

ሰላም ጤና ይስጥልኝ በጀት ታስተዳድራለህ? ለሚለው ጥያቄ? እስኪ መጀመሪያ በጀት ማለት ነው ብለን በሰፊው እናውራ። ማለት በጥቂቱ እናውራ። በጀት ማለት ለምሳሌ አንድ ድርጅት። የሆነ ስራ ስትጀምር ለአጠቃላይ ለሰራተኞች የሚከፍለው ዋጋ ለስራ የሚወጣው ወጪ እና የተለያዩ ደግሞ ለሰርቪሶች የሚወጣው ወጭ ተጠቃሎ በአንድ ተደምሮ የሚመደብለት ክፍያ ማለት ነው። እና ምን ይባላል በጀት ይባላል። ሶ እንደ አጠቃላይ ምን ይባላል እና? ኮስት ማን ወይም ደግሞ ወጪ ለዛ ድርጅት። እና እንደ አንድ ማናጀር በጀት አዎ አስተዳድራለሁ። ምክንያቱም ያንን በጀት በደንብ አድርገህ ማኔጅ ካላረከው። በሰራተኞች በ ካልተቆጣጠርከው ማለትም ማኔጅ ማለትም መቆጣጠር ማለት ነው። ካልተቆጣጠርከው ለሰራተኞቾ በየወር የሚከፈላቸውን በስራአቱ ታልከፈልክ የምታወጪው ምታወጣውን ወጭ ደግሞ ደግሞ በሰርግ ብታወጣውም ቀንሰህ ማውጣት ከቻልክና ትርፋማነትህን ከፍተኛ ካረክ። በተለያዩ ቦታዎች ላይ ስኬታማ የመሆን እድልህ ለጣም ከፍተኛ ነው ማለት ነው። እዚህ አንፃር በጀት አስተሳድራለሁ። እና ደግሞ አሁን ለምሳሌ። አንድ ድርጅት በጀ ብ አንድ ማናጀር የሆነ የሆነ ድርጅት በጀት በስርዓት ባያስተዳደር አሁን እንደኔ ባያስተዳደር ምን ያጋጥመዋል? ሚለው ታየን ደግሞ። ግልጽ ነው በቀጥታ ያነ ድርጅት ይከስራል። እንዴት ነው የሚከስረው? ለምሳሌ። አሁን ለምሳሌ ዝም ብሎ ሚያባክን ከሆነ ላልባሌ ነገሮች ወጪ የሚወጣ ከሆነ። በሚያስፈልገውም በማያስፈልገውም ዝም ብሎ ወጪውን ካበዛ። የሆነ ሰዓት ላይ ገና አመት ሳያልቅ ለሰራተኞች የሚከፍለው ገንዘብ ሊጨርስ ይችላል ማለት ነው። ሊያቋርጥበት ይችላል። ሶ እንዲህ ከሆነ ደግሞ ሰራተኞቹ ይባረራሉ። ምክንያቱም እንትን እንትን ይወጣሉ ምክንያቱም ለምን ይወጣሉ? ሰራተኞቹ ሚተዳደሩት በደሞዛቸው ነው ማለት ነው። ያነ ደሞዝ ደግሞ ለነሱ በእንትን በስርዓት አልተከፈላቸውም። ሶ ይሄ ከምን የመጣ ችግር ነው? ከበጀት በስርዓት አልማስተዳደርም ማለት ነው። ከዛ ሲቀጥል ደግሞ ምን ይሆናል ቀስ እያለ ድርጅቱ ወደ መዘጋት ይሄዳል። ማነው? ሶ ከዚህ ከዚህ አንፃር በጀትን በስርዓት መስተዳደር ጥሩ ነው እኔም አስተዳድራለሁ። ትንሽ ደግሞ እንትን ስናደርገው ደግሞ ጠብ ስናደርገው ደግሞ ለምሳሌ የግለሰብ ለምሳሌ አሁን እንደ አንድ ተማሪ በየወሩ ብር ይላካል። ተመሳሳይነ ው አሁን የድርጅት ትንሽ ከፍ ማለት ነው እንጅ አሁን ተማሪ ለምሳሌ በወር ሺህ አምስት መቶ ብር ሁለት ሺህ ይላክለታል። በየወሩ እና ያንን የሚላክለትን ብር ከፋፍሎ በደንብ ልክ እንደ በጀት ግማሹን ሃያውን ፐርሰንት ለጥናቴ አውለዋለሁ ለጥናት የሚያግዙኝ ነገሮችን እገዛበታለሁ። ይሄ ግማሹን ትንሽ የቀረውን ፐርሰንት ደግሞ እመገብበታለሁ። የቀረውን ፐርሰንት ደግሞ ኢንቨስት አደርግበታለው። ኢንቨስት ማለት እንደ ተማሪ ኢንቨስት ሚደረጉ ነገሮች አሉ ለምሳሌ ሌሎች ኮርሶችን መማር በተጨማሪ በተጓዳኝ ይሄ ምን ይባላል እንደ ኢንቨስት ይታያል ወይም አሁን እንደሱ እንደሱ እናየዋለን። የቀረውን ደግሞ ምን አደርጋለሁ እቆጥባለሁ። ለወደስተፊት የሆነ ነገር ቢያስቸግረኝ። የምጠቀመው ነገር ብለህ በስርዓት ማኔጅ ካላደረከው በጀትህን እንደተማሪ ደግሞ ትቸገራለህ ማለት ነው ግልጽ ነው። ምንም የሚያከራክር ነገር አለ። እና ከዚህ ከዚህ አንፃር በጀት በስርዓት አስተዳድራለሁ ማለት ነው። አመሰግናለሁ

ሰላም ጤና ይስጥልን። አዲስ አመትን እንዴት ታከብራለህ? ለሚለው ጥያቄ አዲስ አመትን እኔ የማከብረው ብዙ ጊዜ ከቤተሰቦቼ ጋር ነው። አሁን እኛ፤ አዲስ አመት፤ በእኛ በኢትዮጵያ አዲስ አመት የሚከበረው በመስከረም ወር የመጀመሪያው ቀን ነው። መስከረም አንድ ማለት ነው። ያለፈ አመታት አልቆ አዲስ አመት ገባ ለምሳሌ ከሁለት ሺህ ዘንድሮ ሁለት ሺህ አስራ ስምንት ነው ያለፈው አመት እንደነው ሁለት ሺህ አስራ ሰባት ስለዚህ ሁለት ሺህ አስራ ሰባት አድርቆ አንድ ሺህ ሰባት ሁለት ሺህ አስራ ስምንት ጀመርን ብለን መቼ እናከብራለን መስከረም አንድ እኔ ደግሞ ማከብረው ብዙ ጊዜ ከቤተሰቦቼ ጋር ነው ቤተሰቦቼ ጋር እንዴት መሰላችሁ በርግጥ ከቤተሰቦቼ ጋር ብቻ ጋር ብቻ አይደለም የማከብረው ከወዳጆቼ ጋር ወጥቼ እዝናናለሁ ለምሳሌ ከቤተስቦቼ ጋር ስዝናና ያለፈ አመት አልቆ አዲስ አመት ገባ ለምሳሌ:- ከሁለት ሺህ ዘንድሮ ሁለት ሺህ አስራ ስምንት ነው፤ ያለፈው አመት ምንድነው ሁለት ሺህ አስራ ሰባት፤ ስለዚህ ሁለት ሺህ አስራ ሰባት አርጎ አዲስ አመት ሁለት ሺህ አስራ ስምንት ጀመርን ብለን እኔና አባቴን ነን በግ የምናርደው እናቴ ደግሞ በጎን እንጀራ ትጋግራለች ዳቦ ትታገራለች እና ደግሞ ወጥ ምናምን ትሰራለች ያንን በግ አርደን በላልተን ቆራርጠን ማን ነው በልተን ማለት ነው በላልተን ማለት ለእናታችን እንሰጥታለን ለእኔ እናት ማነው ለአባቴ ደግሞ ሚስቱ ከዛ በኋላ እሷ እንትን ታደርጋለች ያንን ምግብ ትሰራዋለች ያንን ምግብ እንበላለን መጠጥ ይገዛል እንዛ ያደርግ እናሳልፋለን የሆነ ሰዓት ላይ የሚመሳልፈው ነው አንዳንዴ ደግሞ እንድትመሳልፈው ለምሳሌ እኔ ባለው ጓደኞቼ ለምሳሌ ያሳልፋለሁ የነሱን ተመክሮ ስናገር ሰዎችን መመርዳት በጣም አሁን አሁን በጣም ደስ የሚል ነገር አካባበረ ባይ ዘ ዌይ ይሄ ነው እኔም ባከብረው ብዬ የምመኘው ወደፊትም አከብረዋለሁ ብዬ የማስበው ይሄ ነው ሰዎችን በመርዳት ምግብ ትሰራለህ ከዛ የሚያያቸው የሌላቸውን ጠያቂ ብዙም የሌላቸውን ደሃ የሆኑትን እዛ በየመንገዱ የተቀመጡ እንትኖችን ሰዎችን እየዞሩ ምግብ ማብላት አይዟችሁ ጠንከሩ ምናምን እያለ እነሱ መበረታታት በጣም ደስ የሚል ነገር ነው እና በጥቅሉ ቤት አዲስ አመትን እና እንደዚህ እንደዚህ አድርጌ አከብራለሁ ማለት ነው የጠዋቱን አካባቢ እዛ ከሰአት አካባቢ ደግሞ እንዴት አከብራለሁ መሰላችሁ ከጓደኞቼ እወጣለሁ አብሬ ከተማ ላይ ለመዝናናት ለምሳሌ ሰፈር ውስጥ የሆነ ቦታ ሊሆን ይችላል ወይ ደግሞ ወጣ ብለን ክተማ ውስጥ ናይት ክሌብ ሊሆን ይችላል እዛ ወጥተን አብረን ከጓደኞቼ ጋር ተጫወተን ተዝናንተን የልባችን አውርተን እዛ እንደፈለግን ከተማ አብረን እየዞርን ምናምን ነገር አብረን እናከብራለን ማነው ከዛ አየው በዚህ መንገድ ቀን ሙሉ እውላለሁ ማነው አመሰግናለሁ

ሰላም ጤና ይስጥልኝ የምትመኘው የእረፍት ጊዜ ምንድነው? አሁን እኔ ተማሪ ነኝ እንደ ተማሪነቴ ብዙ ጊዜ የምመኘው የእረፍት አይነት መሃል ላይ ሴሚስተር ላይ የመጀመሪያውን ሴሚስተር ተምረን ቀጣይ ሴሚስተር ሳንማር በፊት መሃል ላይ እረፍት ጊዜ አለች። እና ለአስራ አምስት ቀን ነው ብዙ ጊዜ ወይም ለሰባት ቀን ይሆናል እንደየዩኒቨርሲቲው ይለያያል። ያቺን ቀን በጣም የምወዳት ምክንያቱም መጀመሪያ ላይ ሚድ ፋይናል ልክ ፋይናል እንደወሰድን ነው ወደ እረፍት የምንሄደው ምክንያቱም በጣም ንባብ ነበረ በሰአቱ እኔ የተለያዩ አሳይመንቶች ስሰራ እና በጣም ደክመን ታክተን ምናምን ነገር ነው። በመጀመሪያ ሴሚስተር ምንጨርሰው ማለት ነው ልክ ያን ሴሚስተር እንደጨረስነው ቀጥታ ወዴት እንሄዳለን ማለት ነው ወደ እረፍት ምክንያቱም ሳናርፍ ወደ ቀጣይ ሴሚስተር ከሄድን በጣም ብዙ ጉዳቶች አሉት። ለምሳሌ የመድከም የመሰላቸት ትምህርቱን የማስጠላት እንዲደብርህ የማረግ ሁኖም ደግሞ እስከ ትምህርት መቋረጥ ሊደርስ ይችላል ምክንያቱም ትምህርት ሲበዛብህ ያስጠላሃል መሃል ላይ ያለችው ብሬክ ብሬክ ወይም ደግሞ የእረፍት ጊዜ ግን በጣም ላንተ ጠቃሚ ናት ምናምን ነው። ምክንያቱም እንደገና እንደ አዲስ አይምሮህን እንድታድስ እንደገና ነፃ ነፃ አይምሮ እንዲኖረህ የእረፍት ግዜ አንድ ሳምንት ይሁን አስራ አምስት ቀን ካለችህ ያቺን አድሰሃት አእምሮህን ተዘጋጅተህበት የምትሄድበት ሁኔታ ነው ማለት ነው እና እቺ አስራ አምስት ቀን በጣም እወዳታለው። ሁለተኛ ደግሞ በጣም የምወደው ከሰኔ በኋላ ማለትም ሰኔ ላይ ትምህርት የሚያልቀው ብዙ ጊዜ ግንቦት እስከ ሰኔ ባለው ጊዜ እና ሰኔ ግማሽ አካባቢ ጀምሮ እስከ መስከረም ግማሽ አካባቢ ድረስ ሳመር ወይም ደግሞ የክረምት እረፍት አለ ይሄ ደሞ በጣም እወደዋለሁ። የቅድሙ ምወደው የመሃል ላይ ያለው የምወደው የቅድሙ ላይ ያልኳችሁን አይምሮ ማደስበት እሄኛው ደግሞ አይምሮ ማደስ ብቻ አይደለም። ሌሎችም ብዙ ምክንያቱም ሁለት ወር ሶስት ወር ይኖራል መሃል ላይ ጋብታ እና እንደተማሪነቴ ሌላ በራሴ ላይ ብዙ ነገሮችን እጨምርበታለሁ ለምሳሌ እንደ እውቀት የተለያዩ እንትኖች ሙያዎችን እማርበታለሁ እና ከዚህ ከዚህ አንፃር በጣም ኢንስፓየር እንትን ስለሚያበረታታኝ በጣም እወደዋለሁ ማለት ነው። እና አመሰግናለሁ።

ሰላም ጤና ይስጥልን ቀልድ መናገር ትወዳለህ ለሚለው ጥያቄ? አዎ መናገር እወዳለሁ። ምክንያቱም ብዙ ጊዜ አሁን ቀልድ የምናገረው ለምሳሌ ለምን መሰለህ ቁም ነገሮችን ሁሌም የምናወራ ከሆነ። ሁሌም ቢሆን። በቃ ጉዳይ ላይ ብቻ አለ አይደለ። ስትሬት ማለት ቀጥታ የሆነ ጉዳይ ላይ ብቻ የምናደርገው ከሆነ። አሰልች ትሆናለች ጓደኛዬን ጋር ስትጫወት ከፍቅረኛ ጋር እንደዚህ ስትገናኝ ምናምን ቀልድ መሃል መሃል ላይ የማትጨምርበት ከሆነ። ወይ ልክ እንደ አሁን ወጥ ውስጥ አሁን ወጥ ማጣፈጫ ብዙ ጊዜ ምን ይበላል ጨው ይበላል እንደ ኢትዮጵያ ማነው? አሁን ዶሮ ወጥ ሰርተህ ጨው ከሌለው ጣፋጭ አይደለም ማለት ነው። ቀልድ ያን ያክል ኦብሰሲቭ ማለቴ በጣም የሚያስፈልግ ሆኖ ሳይሆን ግን ልክ እንደ አሁን እንዳልኩት እንደጨው ግን መሃል ላይ ጣል ጣል ብትደረግበት በጣም ጣፋጭ እና ህይወትን ብሩህ ያደርግልሃል ማለት ነው። እና ከዚህ አንፃር ቀልድ እወዳለሁ መናገር እወዳለሁ። ለምሳሌ ልበልና አንድ ጓደኛው ተገናኘን። እና ከረጅም ጊዜ ረጅም ጊዜ በኋላ የተገናኘነው እንዴ እየተጫወትን እያወራን ምናምን። ቁም ነገር ብቻ የምናወራ ቢሆን። በመጀመሪያ በመጀመሪያ ደረጃ እንሰለቻቻለን። ቁም ነገር ብቻ ስለአወራን ማለት ነው። ሁለተኛ ደረጃ ደግሞ እሱም እኔም እንደዚህ መሃል መሃል ላይ ቀልድ ጣል እያደረገንበት። ቀልዱ ግን በእርግጥ አሁን አንዳንድ መጥፎ ቀልዶች አሉ። አሁን የሰውን ማንነት የሚነካ ሰው ላይ ማታሾፍ ምናምን ሳይሆን ግን ቅልል አድርገህ ዝም በነገሮች ላይ። ነው እንጂ አሁን በጣም ወደ ውስጥ ገብተህ። አሁን አንዳንድ መልወዳች ቀልዶች አሉ ለምሳሌ እንደ ምን ይበላሉ? በእንግሊዘኛው ሮስት ይበላሉ። ሮስት ማለት በአማርኝ ደግሞ ትረባ መሰለኝ ባልሳሳት ትረባ ይበላሉ። እና በጣም መጥፎ ናቸው። እነዚህ ይሄ የሰውን ማንነት እየነኩ አንተ እኮ እንዲህ ነህ እያለ በዛ ሰውዬ እየሳቅ። ግን ቀልድ ነው ማለት ከባድ ነው ሰውዬ ይረበሻል ሶ ቀልድ ምንቀልደው ከነገሮች አንፃር። ካጋጠሙን አንፃር የምንቀልደውን ህይወትን ቀላል ለመኖር እና ህይወትን ደግሞ ደስተኛ ለማድረግ ሰውን ለማሳቅ። ቀልድ እንጠቀማለን አዎ ባይ ዘ ዌይ ዋናው ፐርፐዝ እሱ ነው። አላማው እሱ ነው። ቀልድ መሃል ላይ ስጠቀም ያነ ሰውዬ ይስቃል ይሄን ደስተኛ ይሆናሉ እንደዚህ እንትን ትንሽዬ ግልፀኝነት እንዲኖር ያደርጋል። ምናምን እና አመሰግናለሁ እግዚአብሔር ይስጥልኝ ቀልድ መናገር እወዳለሁ

ሰላም ጤና ይስጥልን እንዴት ናችሁ? የዛሬ ጥያቄ ደግሞ በስራ ጊዜ እረፍት ተደርጋለህ? ነው የሚል ነው የኔ ምላሽ ደግሞ አዎ ምክንያቱም ለምሳሌ በቀን ብዙ ሰዓት ልትሰራ ትችላለህ። እና ግን በጣም በሰራህ ቁጥር የሆነ የአእምሮ የሆነ የመዛግ ማለትም የሆነ የመንተን አለ አይደለ የመታመም፣ የመሞቅ፣ የመድከም አይነት ባህሪ ይሰማሃል ማለት ነው። እና ይሄን ይሄን ደግሞ ይሄን ይሄን ነገር ደግሞ በምንድነው የምታስወግደው ማለትም የመድከሙን የዚህ የ የራስ ምታት ምናምን በሽታ እንዳይፈጠርብህ መሃል ላይ እረፍት ታደርጋለህ ማለት ነው። ለምሳሌ አንድ ሰራተኛ ያለማቋረጥ ቀኑን ሙሉ ቢሰራ የጉልበት ስራ የሚሰራ ቢሆን እንበልና ቀኑን ሙሉ ቢሰራ ምንም ያለምንም እረፍት ሰውነቱ ይዝልና እስከ መታመም ይደርሳል በቃ ገብቶሃል አ? እና ይሄ ነገሮች እንዳይፈጠሩ ምን አደርጋለሁ እኔ መሃል መሃል ላይ እረፍት አደርጋለሁ ማለት ነው። ሰዎችንም እንደዛ ነው የምመክረው። ምክንያቱም በመጀመሪያ ስራ እኛ የምንሰራው ፍላጎታችንን አሟልተን በደንብ ስርዓት ሰርቫይቭ ለማድረግ ነው። እና ስራ እኛ የምንጠቀመው እንደ አንድ መሳሪያ ነው ለመኖር። እንጂ ስራ ብቻ እየሰራን እንደዚህ በስራ ምክንያት ወደ በሽታና ሌላ ንገር ከተጋለጥን ዋና አላማውን ረስቷል ማለት ነው ስራ። ሶ ከዚህ አንፃር መሃል መሃል ላይ እረፍት አደርጋለሁ። አመሰግናለሁ።

ሰላም ጤና ይስጥልኝ። የዛሬው ጥያቄ ደግሞ የምታስታውሰው ጥሩ መምህር አለ? የሚል ነው፣ አዎ አለ። ሀይስኩል ስማር፣ አሁን የግቢ ተማሪ ነኝ፣ ግን ሀይስኩል ስማር እያለሁ ብዙ ጊዜ ትዝ የሚሉኝ ሀይስኩል መምህሮቼ ናቸው እና በጣም የሚያስደስተኝ እና ሳስታውሰው ራሱ ደስ የሚሰኝ መምህር ነበር። እሱ ሂስትሪ መምህር ነው። ጋሽ አበበ ይባላል። እና እንዴት መሰለህ ደስ የሚለኝ እሱ? ወይም እንዴት መሰለሽ? ያኔ ማስተማ ብቻ አይደለም እሱ የሚያደረገን። አለ አይደለ? ከትምህርቱ ጋር የሆነ ነገር ርሌትድ ነገር፣ እንደ የተገናኘ ነገር ነገር ለምሳሌ ዛሬ ስለ ናዚ ጀርመን ነው የምናነበው ካለ ካርተን አምጥቶ እንዴት እንደሚያደርጉት፣ እንዴት አድርጎ ናዚ እንትን እንደተፈጠረ፣ ምናምን አለ? ያሉት ነገሮች ሁሉ በአእምሮአችን ውስጥ እንዲቀር በተለያዩ መንገድ ጭምር የሚያስተምረን ነበር። አለ አይደል ትምህርቱን እኛ እየሰለችን እየደበረን ሳይሆን የሚንማረው፣ የሆነ ደስተኛ ነን፣ የሆነ ነገር እያወቅን ነው መሆናችንን ውስጣችን ያወቅን፣ ደስተኛ፣ ሳትስፋ፤ ውስጣዊ እርካታ እያለን ምንማረው እና ከዚያ አንፃር በጣም ደስ የሚለኝ ነበር ያንን መምህር። ያንን መምህር ደግሞ የምወደው ሁለተኛውደግሞ ምንድነው? ሲመክርም ነበር በጣም ብዙ ምክር። በእርግጥ አሁን ያኔ ሲመክሬኝ አይገባኝም ነበር። ግን የሚመክረኝ ምክር እያንዳንዱ ነገር እውነት ነበረ። ምክንያቱም እሱ ያሳለፈው እውነታ ነዋ። ወደፊት እንዴት፣ ምኑን እንደሚያጋጥመን እና ያንን ነገር ደግሞ እንዴት መውጣት እንደሌለብን፣ እንዴት ግን አንዴት አርገን፣ አንዳንድ ነገር ማስተካከል እንዳለብን እና የተለያዩ ምክሮችን የአባታዊ ምክሮችን ሲመክርን ነበር ማለት ነው። እና በጣም እወደው ነበረ። ሁለተኛ ማስታወሳት ምርምር ደግሞ ሴት ናት። አስታውሳለሁ። ብዮሎጂ መምህር ነበረች እና እሷን ደግሞ በምን ነበር ማስታውሳት? ኦ ይቅርታ ባዮሎጂ አይደለችም፣ እንግሊዝኛ መምህር ናት። እና እንግሊዝኛ በባህሪ ትንሽ ይከበድ ነበር ትምህርቱ እና ያኔ እሷ በጣም እንትን ያደረገችኝ። ያነቃቃችኝ። ምክንያቱም ዘጠነኛ ክፍል ነበርኩ እና እንግሊዘኛ ልጀምር ካላችሁ ዛሬም ቢሆን ቀላል ነው መጀመር ትችላላችሁ። ብቻ የእናንተ ቆራጥነት እና በቃ ቀን በቀን ይሄንን አንብብ ጥረት ነው እንጂ፣ ዛሬ ብትጀምሩ ትለወጣላችሁ አላችና ማለት ነው። ሶ እንደምንለወጥ፣ እንደምችል፣ እንደማደርገው፣ ፈተና እንደምሰራ አድርጋ እኔን ስታበርታታኝ፣ ስታነቅቀኝ የነበረችው ነንህር፣ በጣም የምወዳት እሷን መምህር። ምክንያቱም እሷ አክት ማለቴ ክላስ ውስጥ ስታደረግ የነበረችው እንደ መምህር ሳይሆን፣ ከመምህር አልፋ ልክ እንደ እናት ነበረ። የእነዚህ ተወካይ ነበር መምህርቷ ስሟ አገረቱ ትባላል መምህር አገርቱ። በጣም፣ በጣም ደስተኛ ነበርኩት እሷ ራሱ ስትገባ ክላስ ውስጥ። ፈተና ራሱ በወድቅ ራሱ እሷ እንደዚህ አትቆጣም ቶሎ። ምክንያቱም ሳይኮ ወይም እኛ አእምሮአችን እንዳይረብሽ ይላል ይሄ ቀላል ነው እንደዚህ ይሄን ነገር ማስተካከል ትችላላችሁ ከዚህ አንፃር። ይሄን ነገር ደግሞ ከዚህ ይሄን እንዲህ ብታነቡ ይሄ ይስተካከላልና በቀጣዩ ታስተካክላላችሁ ብላ ነው እንጂ የምትመክረን፣ እንዲህ መቆጣት፣ እናንተ ሰነፍ ናችሁ፣ እናንተኮ አትረቡም ምናምን ብላን አታውቅም። እና በጣም ነው፣ በጣም ደስተኛ ሆኘ ነው ስማር የነበርኩት። እና ቅድም ያልኳችሁን የሂስትሪ እና የእንግሊዝኛ መምህራችን በጣም እወዳቸዋለሁ። እነሱን ነው የማስታውሳቸው።

ሰለም ጤና ይስጥልኝ የአሁኑ ጥያቄ ደግሞ ልብስ በእጅህ ታጥባለህ ወይ የሚል ጥያቄ ነው? አዎ አጥባለሁ። ለምሳሌ ገጠራማ አካባቢ አያቶቼን ጠይቅ ስሄድ ገጠር አካባቢ ኤሌክትሪክ ስለሌለ ኤሌክትሪክ የለም። ማለት ደግሞ ላውንደሪ የለም ማለት ነው። እና በእጆቼ ነበር የማጥበው የምትለይ እንትን ልብሴ እና ከዚህ አንፃር አጥቤ አውቃለሁ አጥባለሁ። አመሰግናለሁ

ሰላም ጤና ይስጥልኝ። ጥያቄ የፀሀይ መውጣት ታያለህ? አዎ አያለሁ። የትም የፀሀይ መዉጣት በጣም ያደስተኛል። ከብዙ ጋ ነገሮችር አገናኝቼ ስለሆነ የምንረዳው በጠዎት ትነስሼ ፀሀይ ገና ብቅ ስትጀምረው ጀምሮ። ጀምበሮ አስክጠልቅ ነበርማየት እኔም ማየት ስትጠና ጀምበረው ደግሞ ስትጠልቅማ እና ብዙ ጊዜ ስጦታ የማየው ምክንያት። አንደኛ ያላትን እንትን አያለሁ ሂደቷን ቀስ ስለሆነም እንዴ ቀስ ብለህ መጀመሪያ ላይ ልክ እንደ ጠዋት ጠዋት እንደወጣች መሃል ፀሀያ አንተን ከየትም ጀምሯ ጮራ ነው። ለቆራዳ በጣም ልስላሴ አለው ምናምን ነው። ይሄ ነው ምን ያለው የሰው ልጅን ጥረት ማነው? የሰው ልጅን ሂደት የሰው ልጅ በአንድ ድርጊት ስኬተማ ሊሆን ይችላል። ቀስ ቀስ ቀስ እያለ ቀስ እያለ ቀስ እያለ እና ከዚህ ጋር አገናኝቼ ብዙ ጊዜ ስለምርደት ፀሀይ መጠጣም ማየት ደስ ይለኛል። እደሰታለው እሷ ማየት ነው ምክንያቱም እሷን ባየህ ቁጥር የሆነ ተስፋ ይኖረኛል። ሳትስፋክሽን ይኖረኛል ደስታ ይኖረኛል የውስጣዊ ደስታ ነው እንደዛ ነው

ሰላም እንዴት ናችሁ ያሁኑ ጥዬ ደግሞ ምን አይነት ስልክ ትጠቀማለህ እኔ የምጠቀመው ስልክ አሁን ተች ስክሪን ነው ወይም ቴክኖ ስፓርክ ይባላል ግን አሁን ስለ ስልክ ስናወራ አሁን በአለማችን ከአስር ነው ከ አስራ አምስት አመት በፊት የነበረው ስልክ እንትን ነበረ ኪቦርድ ይባላል ወይም ደግሞ ጠቅ ጠቅ ያለ ማለት ነው ተች ያልነበረ ከዛ ቀስ እያለ ወደ ታች መጣ። ታች ስክሪን ዝቅ ያለ ታች ስክሪን እያለ ደግሞ ሞር ሞደርናይዝ የሆነ ዘመናዊ የሆነ ስልክ መጣ ማለት ነው። አሁን አሁን ባለንበት ሰዓት ብዙ አይነት የስልክ ምርጫዎች አሉ። ለምሳሌ ሁዋዌ አለ፣ ሳምሰንግ አለ፣ እንደ ኢትዮጵያ ደግሞ ቴክኖ አለ፣ ኖኪያ አለ፣ እኔ የማውቃችሁ ዋና ደግሞ አሁን አለማችን ላይ በጣም ከፍተኛነት ተቀባይነት ያለው ስልክ አይፎን አለ አሁን ካረንቲሊ አይፎን እና ሳምሰንግ ነው። በጣም እንትን ተቀባይነት ያለው አይፎን አሁን ከረንትሊ አሁን ሰዓት ለምሳሌ አይፎን ሰቨንቲን ፕሮማክስ ነው ዘላስት። የመጨረሻ ምርት ያለው እና ደግሞ ሳምሰንግ ጋላክሲያ እና ይሄ እያለ እኔ አሁን ፋይናንሻሊ እንትን ገንዘብ ላይ በጣም ውድ ስለሆነ እነዛ አሁን የምጠቀመው ስል ቴክኖ ስፓርክ ይባላል። መቶ ሃያ ስምንት ጂቢ በአራት ራም አለው። እና ደግሞ ሁለት ሁለት ስፒክ በበላይም በበታችም ያለው ስልክ ነው። እና ደግሞ የካሜራ ጥራት ደግሞ ከኋላ አምሳ ፒክሴል ነው። ፍሮንት ወይንም ፊት ለፊት ደግሞ ስምንት ፒክሴል ነው። እና ያው በጣም ምቹ የሆነ ስልክ ነው፣ ይመቸኛል። እኔ ስለያዝኩት ብቻ ሳይሆን ትንሽ ስፒዱ ምናምን ፍጥነቱ ትንሽ ከአይፎን፣ ከሳምሰን አንፃር ዝቅተኛ ነው እንጂ ለአያያዝም ለብዙ ነገርም በጣም ምቹ የሆነ ስልክ ነው እኔ ያዝኩት እና ይሄ ነው። ቴንኪው።

ሰላም! እንዴት ናችሁ? ያው አሁን ኤአይ ደግሞ ቅጽል ስም አለህ ወይ ነው የሚለው። አዎ አለኝ። ብዙ ጊዜ ቅጽል ስሞችን ምናወጣው እንደዚህ ጓደኛ ጓደኛ ጋር ባል ከሚስት ጋር እና ደግሞ ቤተሰብ ውስጥ እንደዚህ በጣም ስንቀላለድ ለመጥራት አመች የሆነ ቀለል ያለ እና ደግሞ የሆነ ነገር ያንን ስም ስንጠራ የሆነ ነገር ትውስታ እንዲኖረው የምንፈልገው ነገር ለምሳሌ ብዙ ጊዜ ቅጽል ስሞች ሚወጡት ከሁለት አንፃር ነው። የመጀመሪያው በጣም ደባሪ ነው። አለ አይደል የሆነ ሰው ስትነቀው ወይ ደግሞ ዝቅ አድርገህ ስታየው የሆነ ለመናቅ የምትጠቀመው አይነት የቅጽል ስም ታወጣለህ። ለምሳሌ አሁን የሆነ ልጅ ጥቁር ቢሆን እና ጥቁር ሲባል የሚደብረው ከሆነ አለ አይደለ እሱን እንዲናደድ ብለህ ባሪያ ምናምን ብለህ ትጠራዋለህ። ይሄ በጣም መጥፎ ነው። ግን ለበጎ ነገርም እንጠቀመዋለን። ለምሳሌ ፍቅረኛህን ለምሳሌ በሙሉ ስሟ ከምትጠራት ውዴ ማሬ የኔ ፍቅር ልዩ አለ አይደለም ብቻ አንተ የተመቸህን አይነት የቅጽል ስም አውጥተህ ብጠራት ደግሞ ይሄ እሷም ስትራት ደስ እንዲላት አይነት ሾርት የሆነ ማለት አጠር ያለ ስለሆነ በጣም ደስ የሚል አይነት የሚል ነው። እና ስም ደግሞ በጣም ደስ የሚለው ነገር ሞር እንድትግባባ ያደርጋል። ምክንያቱም በተለይ ከበጎ አንፃር ከሆነ ያን ሰው በቅጽል ስሙ ስትጠራው በደንብ ስለምትግባባ የመግባባት ደግሞ አንዱ መገለጫ ነው ማለት ነው ቅጽል ስም ስትጠቀም እና እኔም አለኝ። አመሰግናለሁ!

ሰላም ጤና ይስጥልን ያ ጥያቄ ደግሞ የሽያጭ ግቦች አሉ ወይ የሚለው? አዎ አለኝ አሁን እንደ አንድ ነጋዴ ወይም እንደ አንድ ገብ ያተኛ እቃዎችን ከ ከአምጮች እረከባለሁኝ። በተለያዩ ዋጋዎች ወይም ደግሞ ከገበሬዎችም ከተለያዩ ቦታዎች እረከብና ከዛ በኋላ እያንዳንዱ የሚሸጥ ዋጋ በዚህን ያክል ብሸጥ ይሄን ያክል ትርፍ አገኛለሁ። በዚህ አክል ብሸጥ ደግሞ እንደዚህ ትርፍ ኪሳራ ያጋጥመኛል የሚሉትን የተለያዩ ነገሮችን እነዚህ አስልቼ አስመጣለሁ ዋና ከዚህ አንፃር የሽያጭ ግቦች አሉኝ። የሽያጭ ግቦቼ መኖሩ አንዱ ጥቅሙ ምንድነው? ለምሳሌ አንድ ነጋዴ ወይም አንድ ጅምላ ቸርቻሪ ሱቅ ማን ነው የግብ ግብ ግቦች ከሌሉት ያን ያክል እንትን አይኖረውም ማነው? ይሄ ሂሳቡ የተዛባ ነገር ለምሳሌ የሆነ ሰዓት ላይ በጣም ሃይ ፕራይስ ወይ በጣም ይከስራል። ለምሳሌ ደግሞ ትርፋማ ሊሆን ይችላል ግን እየቆየ እየቆየ ግብ ስለሌለው ያንን ነገር ወደ መክሰር ድርጅቱ እና ደግሞ ወደ መዘጋት ይሄዳል ማለት ነው። ከዚህ አንፃር የሽያጭ ግቦች በጣም አስፈላጊ ናቸው እንዲሁም ደግሞ የሆነ ሰው ግብ የለውም ማለት የሚሄደው በግምት ማለት ነው። ማለትም ለምሳሌ በዚህ ወር ይሄን ያክል ሽጬ ትርፍ እንዲያ አመጣለሁ ብለህ ካልሰራህ አንድ ነገር ካልሰራህ ምክንያቱም በውስጡ ብዙ ሰራተኞች ሊኖሩ ይችላሉ። ብዙ የሚሸፍኑ ወጪዎች ይኖራሉ እና እነዛ እነዛን ደግሞ በግብ አድርጎ በስርዓት በእቅድ በፕላን እንትን በእቅድ አስቀምጦ ካልተገበረና ካላስተካከለ እንትን አይሆንም ማለት ነው። በቃ ይበላሽበታል ድርጅቱ ወደ መበላሸት ወይም ወደ መዘጋትይሄዳል ማለት ነው። ስለዚህ የግድ ያስፈልጋል ማለት ነው ግብ ግብ ያስፈልጋል ግብ የህይወት አንዱ አላማ ነው። እና አስፈላጊነቱን ደግሞ ስናይ ማለትም መኖሩ ደግሞ ጥቅሙ አንደኛ ከጭንቅ ትወጣለህ ጭንቀት ማለት ለምሳሌ በዚህ ወር እንዲህ ካልሰ አለ አይደለ የሆነ ነገር ሲያጋጥምህ ሁላ የምትጨነቀውን ጭንቀት እንዴት ነው ይሄን ኪሳራ የምወጣው ምናምን ከመንገድ ትወጣለህ ምክንያቱም አስቀድመህ ታውቃለህ። ምን ያክል ብሸጥ ምን ያክል ትርፋማ እሆናለሁ። ምን ያክል ደግሞ ለሰራተኛ እከፍላለሁ ምን ያክል ደግሞ ወጪዬን እሸፍንበታለሁ ምን ያክል ደግሞ የቤት ኪራይ የሆነ የተለያዩ ምን ያክል ደግሞ ለግብር እከፍላለሁ። ምክንያቱም በጣም ብዙ አይነት ወጪ ነው ያለ ግብር አለ ሰራተኛ ክፍያ አለ የቤት ኪራይ አለ የምትሰራበት አንተ ምሽት ብትሞላ ገዝተውት ደግሞ የገዛህበት ወጪ ደግሞ አለ ያ ደግሞ መሸፈን አለበት እና በጣም ብዙ ወጪ ወጪዎች ሰለአሉ እንዴት አድርጌ ወጪዎችን እሸፍናለሁ። ብለህ አስቀድመህ ፕላን ካረክ ማለቴ እቅድ ካወጣህ አትጨነቅም ምክንያቱም በእቅድ በግቦች ልክ ነው የምትሄደው አንተ የምታስበው እንዴት አድርጌ ግቦቼ ላሳካ እንዴት አድርጌ ከግቦቼ ከአላማዬ ልድረስ ብለህ ነው እንጂ የምታስበው። የሆነ አለ አይደለ እንጂ የወጣት ንቅርት አካል ምን ማለነው? እና ግብ ሲኖርህ ህይወትን ቀለል አረገህ ትመራለህ ማለነው። ህይወትን ቀለል ከኖርክ ደግሞ በህይወት በዚህ ምድር ስትኖር ጣፋጭ ህይወት ወይም ደስተኛ ህይወት ትኖራለህ። ከዛ ውጪ ግን የጭንቀት በቃ ስትናደድ ደግሞ ከሰው ትጣላለህ ከዛ ስከስር ደግሞ ትበደራለህ አለ አይደለ ግብ አለ ግን ምን አይነት ቦታ ላይ እንደምትከስር ያንን እንደምታቃናው እቅድ ስለሚኖርህ ያን ያክል አስቸጋሪ አይሆንብህምና። ከዚህ ከዚህ አንፃር ግቦች አሉ ላልከው ይሄን ጥቅም ስለማውቀው አሉኝ። አዎ እና አመሰግናለሁ

ሰላም ጤና ይስጥልን። የዛሬው ጥያቄ ደግሞ ጠዋት ወይስ ማታ ሰው ነህ ነው የሚለው? ትንሽ ጥያቄ ቅልጽ አይደለም ግን ምናልባት ጥያቄው የጧት ወይስ የማታ ሰው ነህ ሲል? ጧት ነው ወይስ ደስተኛ ምትሆነው ወይስ ማታ ነው ደስተኛ የሚያደርግህ? ከሆነ እኔ በሁለቱም ደስተኛ ነኝ። ለምሳሌ አሁን ጠዋት ላይ በጣም ነው ደስተኛ የምሆነው። ምክንያቱም ብዙ ሰዎች ከተኙበት ሳይነሱ በዛው ሙተው ሊቀሩ ይችላሉ በሆነ በሆነ ሚንስ ምክንያቱም እኛ ስንተኛ ምንም አይነት እርግጠኝነት የለንም። ነገ የመነሳታችን እና ጠዋት ላይ ስነሳ ፈጣሪን አመሰግናለሁ በደስተኝነት በሰላም አሳደረህ በሰላም ያነቃኸኝ ብየ ማለት ነው። እና በጣም ነው ደስ የሚለኝ ጠዋታ ላይ ስነሳ ሁለተኛ ደግሞ አዲስ ቀን ጅማሮ ነው የትላንትናው አልፏል። ከትላንትና ውሎ ድካም ምናምን በእንቅልፍ አሳለፈ እንደ አዲስ ዛሬ ደግሞ የምንጀምርበት ምክንያቱም ትላንትና ያልተሳካልን ዛሬ ለማሳካት የምትሞክርበት ትላንትና የተሳካልን ደግሞ ዛሬ ደግሞ የበለጠ ለማሳካት የምትጥርበት ቀን ነው። ሁለተኛ ደግሞ ጠዋት ላይ ስነሳ ደስ የሚለኝ ነገር ጮራ የፀሀይ ጮራ ስትነካኝ ልስላሴዋ አለ አይደለ በህይወት መኖሬን በቃ ውስጣዊ ስሜቴ ስነግረኝ እንደዚህ ሳትስፋክሽን ሲኖረኝ በጣም ነው ደስ የሚለኝ። እና ጠዋት ላይ በጣም ደስተኛ ነኝ። ማታ ሰው ነህ ስትል? ደግሞ ምናልባት ማታ ላይ ያስደስታል ተሆነ አዎ በጣም ያስደስታል። ምክንያቱም ቀል ላይ ስሰራም ስጫወትም ስትደሰትም አለ አይደለ ስትከፋም ሊሆን ይችላል ብቻ ስኬታማ ሆኜም ከስሬም ልውል እችላለሁ። ግን በቃ በሰላም ያዋልከኝ አምላኬ ብዬ ፈጣሪን አምስግኜ አለ አይደለ በሰላም መዋሌ ብቻ ያስደስተኝ። ሰዓትም ማታ ላይ ስተኛ ወደ አልጋ እና ማታ ላይ ደግሞ በጣም ብዙ ነገሮች አሉ። አለ አይደለ ቀኑን ሙሉ የዋልከውን ነገር ከባለቤት ጋር ወይም ደግሞ ከልጆች ጋር ወይም ከጓደኛ ጋር ስትጫወተው ምናምን አለ አይደለ በቃ አለፈ እኮ ቅድም እኮ እንዲህ ነበርሁ ምናምን እያልክ ምታወራው ሰዓት ሁሉ የሚያልፍበት ሰዓት ነው። እና በጣም ደስ ይላል ደስ ይለኛል እና ጠዋትም ማታም ደስ ይለኛል። አመሰግናለሁ

ሰላም እንዴት ናችሁ አማን ናችሁ? እስኪ ደግሞ ዛሬ ወይ ዛሬ ጥያቄ ነው እንንሂድ በምን ምግብ በምን ትመገባለህ ነው የሚለው እና በምን መመገብ ሳልናገር እስኪ መጀመሪያ ምግብ ማለት ምን ማለት እንደሆነ እናብራራው ምግብ ማለት የሰው ልጅ እንደ ኢትዮጵያ በቀን ሶስት ጊዜ ይመገባል ቁርስ አለ ምሳ አለ ራት አለ እና አንዳንዴ መክሰስ የሚመገብ ሰው አለ በቁርስና በምሳ መሃል ማነው እና እዚህ ላይ ምግብ ማለት ቁርስ ላይ የሚቀርብ ምግብ አለ ምሳ ላይ የሚቀርብ አለ እራት ላይ የሚቀርብ ምግብ አለ ማለት ነው አላማው የሰው ልጅ ከበላ በኋላ ያን የበላው ምግብ ይፈጫል ከዛ ኢነርጂ ወይም ሀይል የሚሆነው ሀይል ይሆንለታል የሚጠቅመው የሚጠቅመው ደግሞ ወደ ሚጸዳዳ ነገር ይሄዳል ማለት ነው ልክ ያንተ እንደለቀ ደግሞ የሚሆን የሚተካን አለው ስለዚህ ምግብ ታልበላ ይደክማል ማለት ነው ይርበዋል ከዛ ከራበው ደግሞ ያመዋል ካመመው ደግሞ ይሞታል ማለት ነው ሶ ምግብ ወሳኝ ነገር ነው ልክ አሁን መኪና ነዳጅ ካላስገባንለት እንደማይሄደው ሁሉ የሰው ልጅም ምግብ ካልበላ መኖር አይችልም ማለት ነው እስከምትበት ቀን ድረስ ምግብ የግድ ያስፈልጋል ስለዚህ ምግብ ወሳኝ ነገር ነው ማለት ነው እና አሁን ደግሞ ወደ ጥያቄው እንመለስ በምን ትመገባለህ ሲባል በዚህ አይነት ምግብ የቻለው አሁን ልክ እንደ የምግቡ አይነት ይወሰናል ለምሳሌ አንዳንዴ ቁርስ ላይ ዳቦ በሻይ ልትቀበል ትችላለህ ቁርስ ስራ አሁን ዛሬ አሁን የበላነው ዳቦ በሻይ ነው ሶ ዳቦ በሻይ ሲሆን የሻይ መያዣ አለበት እና ደግሞ ዳቦን በእጅ ይዘህ ምንም አይነት ሳህን ሳያስፈልግህ ቀለል ግን ዳቦን በጅህ የጎረስክ በጎን ደግሞ ሻይ የጠጣህ ትመገባለህ ማለት ነው ምሳ ላይ ደግሞ ልክ እንደዚህ ደግሞ የሚያስፈልግ ነገር አለ ለምሳሌ ሳህን ያስፈልጋል ወጥ እንጀራ ምናምን ስላለ ምሳ ላይ ደግሞ ሲበላ ደግሞ ሳህን ያስፈልጋል ማነው የተለያዩ ሳሎች አድርገህ የወጡ አለ መያዣ ደግሞ ሌላ ሳና አለ የእንጀራ መቅረቢያ አለ እንጀራ አለ እዛ ደግሞ የእንጀራ አንተ ምትበላበት መመገቢያ ደግሞ ሳህን አለ ማለት ነው እና እሱን እሱን ይዘህ በሱ ምን ታደርጋለህ ማነው ትመገባለህ በሳህን ማለት ነው ወይም ትሪ ይባላል በኢትዮጵያ አጠራር ራትን በተመሳሳይ ነው ልክ አሁን ምሳሌ ልክ እንደበላነው ሳን ያስፈልጋል እንደዛ እንደዛ ማን ነው ሳህን አስፈልጓል ሳህን ላይም ምግብ አድርገህ ወጥ አድርገህ ወጡን እንትን እንዳይፈስ ሳህን ያስፈልጋል እንደዛ ግን እንመገባለን ግን አሁን እዚህ ጋር ይሄ እንደነበር ቀጥታ ነው ለምሳሌ በርገር ስትገዛ አሁን በርገር አሁን ቴክ አዌይ ስታደርግ ዝም ብለህ ያለ ሳህን በ በወረቀት ነገር በንጹህ ወረቀት ጥቅልል አድርገህ በእጅ ሽፍን አርገህ ይዘህ እየጎረስክ ቀስ እያደርግ ልትበላ ትችላለህ ያለምንም ሳህን ማለት ነው እንደዛ ልታደርግ ልታደርግ ትችላለህ ስለዚህ የተለያየ ነው ማነው እኔ አሁን ብዙ ጊዜ ቁርስ ምሳሌ ወጥ እንጀራ ወጥ እንጀራ ስለምበላ ሳህን እጠቀማለሁ ግን ሳህን አልጠቀምበት ሰዓት ደግሞ ለምሳሌ አሁን ቆሎ የሚባል ምግብ አለብኝ በኢትዮጵያ የሆነ ሬፋል በቆሎ በቆሎ ተፈልፍሎ የ በ እንትን ነገር በምጣድ እንትን ይቆላል እዛ ነው የተቆለውን የተቆለውን ዝም ብለህ በእጅ ብቻ ዘግነህ ወይም ጨብጠህ መመገብ ትችላለህ ማነው ያለምንም ሳህን እና ቆሎ አሁን ብዙ ጊዜ ሳህን አያስፈልገውም ዝም ብለህ በእጅ ብቻ እጅን ታጠባለህ መጀመረያ ከዛ በኋላ በእጅ ብቻ ጭብጥ እያደረክ ምን መገብ ትችላለህ ማለት ነው ልክ እንደቆሎ የሆነ ንፍሮም አለ ልክ እንደዚህ ሁላ አሁን ልክ አሁን ፒዛ እንዳለው ሁሉ አሁን በቤተክርስቲያን ደግሞ ቂጣ የሚባል ምግብ ደግሞ አለ ብዙ ጊዜ መክሰስ ሰዓት ነው የሚበላው እሱን በእጅ ብቻ እንደዚህ እየቆራረጥክ መብላት ትችላለህ ማለት ነው እና በምን ትመግባለህ? ላልከው ያው ልክ እንደየምግቡ አይነት የተለያዩ ነገሮችን ትጠቀማለህ ማነው አመሰግናለሁ

ሰላም ጤና ይስጥልን እንዴት ናችሁ የዛሬ ቀየ ደግሞ ወደ ስራ ትጓዛለህ ነው የሚለው አዎ ለስራ እጎዛለሁ ለምሳሌ ኢትዮጵያ ውስጥ ያለ ካምፓኒ ብዙ ቢሆን ለምሳሌ አሁን ጎንደር ፥ሀዋሳ፥ ጅማ ፥ሻሽመኔ የተለያዩ ቅርጫፍ ቢኖሩኝ እኔ ደግሞ ዋና መቀመጫ የአዲስ አበባ ቢሆን እና ለስራው የግድ ወደ አንድ አካባቢ ሂጄ ማስታካከል ማስተካከል ያለብኝ ነገር የሚኖር ለምሳሌ ሰራተኞች የሆነ ነገር ቢያምፁ ወይ ደሞዝ አልተስተካከለም ብለው የሆነ ቅሬታ ነገር ካለ አለ አይደለ ቅሬታውን ቶሎ ለመቅረፍ ሂጄ በቦታው ተጉዤ አስተካክላለሁ ማለት ነው። ያንን ምንድነው ስራ ስራ ስለሆነ ማለት ነው። የግድ ሰራተኞች ደስተኛ ሲሆን ነው ያንተ ስራ በደንብ የሚሰራው ሁለተኛ ደግሞ ለምሳሌ ይሄ ድርጅት ሲኖረኝ የማደርጋቸው ነገሮች ነው የግድ ለምሳሌ ጎንደር ሂጄ አሁን ለምሳሌ ጎንደር ላይ የኔ አንድ ካምፓኒ እቃው የሚሸጠው እንትን ጥሬ እቃ የተበላሸ ቢሆን ሂጂ በአካል ራሴ መርምሬ አረጋግጬ ለማህበረሰቡ እውነታውን ገልጬ እንደገና ስሜን መልሸ እመለሳለሁ ምክንያቱም ስራዬ እንዳይበላሽ ማለት ነው። እና ያንን ሚስቴክ የፈጠረውን ሰራተኛ ደግሞ በአግባቡ በስርዓቱ ቀርጬ የሚደረገውን ካሳም ቢሆን ከፍየ እመልሳለሁ ማለት ነው ሁለተኛ ደግሞ እንትን ሰው ደሊበሪ ወይም ደሊበሪ በእንግሊዘኛው የእቃዎችን አመራር አሰብኩ ለምሳሌ አመርር አሰብኩ ምን መሰለህ ከአዲስ አበባ ሀዋሳ እኔ የራሴ መኪና ኖሮኝ የሰውን ፕሮዳክት ወይም የሰውን ምርት ማመላለስ ከሆነ እጓዛለሁ የግድ ከአንዱ ሀገር ወደ አንዱ ሀገር እየዞርኩኝ በመኪና እየዞርኩኝ እንትን አመላልስላቸዋለሁ አንዳንዴም የራሴ እቃ ሲኖር ራሴ ወስጄ እሸጣለሁ። ማለት ነው እና ከዚህ ከዚህ አንፃር ለስራ ትጓዛለህ ላልከኝ ጥያቄ አዎ እጓዛለሁ የግድ ነው መጓዝም አለብኝ ለምሳሌ አሁን እኔ እንትን ልበል ኢትዮጵያ ውስጥ አንድ ኮንስትራቭ ኢንጂነሪንግ የተመረቅሁ ብሆን የኢንጂነሪንግ ማለትም በሲቪል ኢንጂነሪንግ ማነው ብመረቅ መቅደላ አንድ ህንፃ የሚሰራ ቢሆን እና ያንን ስራ የግድ መስራት አለብህ ወይም ያንን ስራ እድል እኔ ቢፈጠርልኝ እኔ መስራት ብችል ከአዲስ አበባ ተነስቼ በቃሌ በመኪናም ይሆናል ወይም በፕሌን ብቻ ተጉዢ ሄጂ ከዛ ስራውን ፈጽሜ አዙሬ ወደ ቤተሰቦቸ ወደ ሀገሬ እመለሳለሁ ማለት ነው እና ለስራ ስል ብዙ ቦታዎች እዞራለሁ ልክ እንደየ ስራው ባህሪ ለምሳሌ ላያስጉዝ የሚችል የስራ አይነት አይነቶች አሉ ላትጓዝላቸው የምችለው ማለት ነው አሁን እንዳልኩህ ግን ተጉዘህ ደግሞ አንተ የግድ መጓዝ የሚያስፈልጉ ስራዎች ላይ ደግሞ የግድ እጓዛለሁ ማለት ነው ምክንያቱም ስራውን ስለፈልገው ስራው በስራው ደስተኛ መስራት ስለፈልግ እና ደግሞ ቅድም እንዳልኩህ ቅሬታ ሲፈጠር ደግሞ ሰዎችን ደስተኛ ለመሆን ነገሮችን ለመቅረፍ ደግሞ ሄጄ ተጉዥ አስተካክላለሁ ማለት ነው አመሰግናለሁ

ሰላም እንዴት ናችሁ አማን ናችሁ የዛሬው ጥያቄ ደግሞ የትኛውን የቀኑን ሰዓት ትወዳለህ ነው የሚለው? ያው እንደምናውቀው ቀን ላይ ብዙ ሰዓት አለ። ሃያ አራት ሰዓት አለ ከሀያአራት መሃል የትኛውን ነው አንተም የምትወዱ ነው። እኔም የምወደው የቀኑ ሰዓት ጠዋት። ከአንድ ሰዓት እስከ ሁለት ሰዓት ያለችውና ማታ ደግሞ ከመተኛቴ በፊት ከሶስት ሰዓት እስከ አስር ያሉት ሰዓት በጣም እምወዳት። እና ለምን እንደምወደው ላብራራላችሁ። መጀመሪያው ጠዋት አንድ ሰዓት እስከ ሁለት ሰዓት የምወደው ሰዓት። ብዙ ጊዜ ጠዋት ላይ የቀናችንን ዉሎአችንን በሙሉ ጠዋት ነው የምንጨርሰው አሬንጅ አድርገን። በዚህ ሰዓት እንዲህ እናደርጋለን በዚህ ሰዓት እንዲህ እንበላለን። ከዛ በየሰዓት ደግሞ እንዲህ ሰርተን በየሰዓት ደግሞ ትንሽዬ እረፍት አድርገን ከዛ የን ቀናችንን ሙሉ አድርገን እንውላለን። ምንድነው? መጀመሪያ ሰአታችንን አሬንጅ የምናደርግበት ማለቴ ሰአታችንን ኦርደር ሳአታችንን በስርዓቴ እንድንጠቀም ስርዓት የምናወጣለት ጊዜ ነው ጠዋት ማለት ነው። በጣም ደስ የሚል ቀን ነው። ሁለተኛው ደግሞ ጠዋት ላየ በጣም ደስ ይሚለኝ። ፈጣሪያችንን የምናመሰግንበት በሰላም ስላሳድረን አለ አይደለ እግዚአብሔርን ክርስቲያን ከሆነ የሚያመሰግንበት በጸሎት በምስጋና በስግደትም ሆነ በተለያዩ ነገሮች ፈጣሪን የምናመስግንበት ሰዓት ጠዋት ነው ማለት ነው። ብዙ ጊዜ ጠዋት ጠዋት ስናመሰግን ቀናችን የተሻለ እና ደግሞ ጠዋትን በጣም ደግሞ የምወደው አንደኛ በጠዋቷ ሙመንት ማለት በጧዋቷ ያለ ንግግር አትሳሰብ ምናምን ቀኔን ሙሉ። እንድል ሊያደርገው ሊወስንልኝ ይችላል። ምክንያቱም ጠዋት ላይ በደንብ አርጊተናልች ደስተኛ ሆኜ ጠዋት ከተነሳሁኝ ቀኔም ደስተኛ የመሆን እድሉ በጣም ከፍተኛ ነው። እንደዚሁ በተመሳሳይ ደግሞ ጠዋት ላይ ብዙም ደስተኛ ካልሆንኩም ደግሞ ቀኑን ሙሉ ያነክል ደስተኛ ላልሆን የሚችልበት እውነታ ደግሞ ከፍተኛ ነው ማለት ነው። ሶ ማለት ነው ስለዚህ ከዚህ ከዚህ አንፃር። ጠዋት እኔ ቀኔ ሙሉ ስራአት የማሲይዝበት ሰዓት ስለሆነች እቺ አንድ ሰዓት እስከ ሁለት ሰዓት ያለችው በጣም ነው ደስ የምትለኝ ማለት ነው። በጣም በጣም እወዳታለሁ። ሁለተኛ ደግሞ የምወደው ሰዓት ማታ ነው። እንዳልኳቹህ ማታ የምወድበት ምክንያት ደግሞ የመጀመሪያው ያው ለተኛ ስለሆነ ፈጣሪን የማመሰግንበት ሰዓት ነው። ሁለተኛው ደግሞ ቀኑን ሙሉ የሰራሁትን በጎ ነገር ሆነ ሚስቴክ አለ አይደለ ስተት የሰራሁትን ጥሩ ነገር የሰራሁትን በሙሉ ስራአት የማይስይዝበት ማለት ነው። ዛሬ እንዲህ እንዲህ ሰራሁኝ እንዲህ እንዲህ ደግሞ ፈጸምኩት እንዲህ ስተት ሰራው እንዴ ደግሞ ጥሩ ነገር አረኩኝና ለነገው ምን ላሳሻሽል የምልበት ሰዓት ማለት ነው። ለህይወቴ ጥቃሚ ሰዓት ነው ደግሞ ያናል ምክንያቱም ነገን ደግሞ በተሻለ ነገር እንድውል በተሻለ ነገር እንዳደርግ የግድ ማታ ማሰብ እና ማንሰላሳ ያለብኝ ሰዓት ነው ማለት ነው። ከሶስት እስከ አራት ሰዓት ድረስ በጣም ነው ደስ የማለኝ ያንን ሰዓት በህይወቴ በጣም ትልቅ እንትን አለው ጥቅም አለው። በሶስተኛ ደግሞ ከስራ እስከ ሰዓት በፊት ለምሳሌ አስቀድሜ ከመስራት በፊት ለምሳሌ ከቤተሰብ ጋር የማወራበት ሰዓት ነው። ያንን ቤተሰብ ጋር አወራበታለሁ። ከልጆቼ ጋር አወራበታለሁ እና ከተለያዩ ፋሚሊ እንትን ቤተሰቦቼ ጋር የምትጫወትበት ቀኑ ውሎ እንዴት ነበር ምና ምን የምልበት ሰዓት ስለሆነ። በጣም ነው ደስተኛ ያረገኛል ያን ሰዓት። እና ከዚህ ከዚህ አንፃር እኔ በጣም የምወደው ሰዓት። ጠዋት እና ከአንድ ሰዓት እስከ ሁለት ሰዓት። ማታ ደግሞ ከሶስት ሰዓት አስከ አራት ሰዓት። የምትሆነው ሰዓት ለኔ ትልቅ ጥቅም አላትም። እና ደግሞ በጣም የምወደው ሰዓት ነው። አመሰግናለሁ።

ሰላም ጤና ይስጥልኝ። እንዴት ናቹህ? የዛሬው ጥያቄ ደግሞ በስራ ቦታ ጓደኛ አለህ ወይ? ነው የሚለው። አዎ አለኝ። ብዙ ጊዜ በስራ ቦታዬ ጓደኞች አሉኝ። ግን ጓደኛ አለኝ ማለት የሚያዘነጋኝ አይደለም። ለምሳሌ ስራ ስሰራ የሚያግዘኝ፤ የተለያዩ ጉድለቶች ሲፈጠር እኔም ለእሱ ነግሬው እሱ ደግሞ ለኔ ሚነግረኝ ማለት ነው። ይሄ ነገር ብታስተካክል የተሻለ ነገር ታደርጋለህ። ይሄኛውም ብታስተካክል ደግሞ የተሻለ ነገር ትፈጽማለህ። እያለ እኔን የሚመራኝ እኔ ደግሞ እሱን የምመራው ጓደኛ ብዙ ጊዜ ይኖረኛል። መያዝ እፈልጋለሁ። እሱም አለኝ አሁን ብዙ ጊዜ ጓደኛ መያዝ ከሁለት አንፃር ነው የሚታየው። ከሁለት አንፃር ነው የሚታየው። የመጀመሪያው ከጉዳት አንፃር ይታያል። ሁለተኛ ደግሞ ከጥቅም። ጉዳቱ ለምሳሌ አንድ ካምፓኒ ውስጥ ስራ አስኪያጁና ሰራተኞች በጣም ጓደኛ ከሆኑ የመናናቅ ይመጣል። ምክንያቱም የስራ አስኪያጁን ቃል ያለመቀበልና የመናቅ ከመጣ ደግሞ እነሱ ከናቁት ደግሞ ስራ አይሰሩም ማለት ነው። ስራ ካልሰሩ ደግሞ ካምፓኒ ይበድላል። እና ከዚህ የዚህ አንፃር በጣም ሞር ጓደኝነት ሲኖር በተለይ ደግሞ በአለቃና በሰራተኛ መሃል ይሄ የወጣ አለ በጣም ከፍተኛ የሆነ ግንኙነት አልባሌ የሆነ እንደዚህ መግባባት ወደ መናናቅ እንዳያመራ ስለሚያስጋ ያን አይመከርም። ከዛ ውጪ ግን በተለይ ፒየርስ ፒየር ወይም ደግሞ አቻላቻ በሆንንበት የስራ መስክ ላይ በጣም አስፈላጊ ነው። ከበጎ አንፃር ስናየው ከበጎ ለምሳሌ አንደኛ እንደ እንትን ይሆንሃል እንደ መወዳደሪያ። ጓደኛዬን ይሄን ያክል ከሰራ እኔ ይሄን ያክል እሰራለሁ። አለ አይደል ጓደኛ ከሆነ የሆነ ስለሚመራህ ማለት ነው። ከዛ ጓደኛዬ ድረስ ደግሞ ለመድረስ ትሞክራለህ። ከዚህ አንፃር በጣም ጥሩ ነገርም አለው። መጥፎ ነገሩ ደግሞ ቅድም እንዳልኳችሁ መጥፎ ነገር ደግሞ አለው ማለት ነው። አንዳንዴ ደግሞ ስራ ቦታ ላይ ደግሞ ለምሳሌ ከዚህ በተጨማሪ ደግሞ አሪፍ አሪፍ ነግሮች ደግሞ አሉ። ለምሳሌ በእረፍት ሰዓትህ ብዙ ጊዜ ወደ ቤትህ ማትሄድ ከሆነ ቁጭ ብለህ ከጓደኞችህ ጋር ተጫውተህ ተዝናንተህ የሆነ ነገሮችን ቀልዶችን ተጫውተህ ምን ብለህ የምትዘናናበት ታይም ሲኖር ከጓደኞች ጋር ማሳለፍ ያስፈልጋል። የግድ ጓደኛ ያስፈልጋል ማለት ነው። ሶ ጓደኛ መያዝ ግድ ነው ማለት ነው። የእረፍት ሰዓትን ለመዝናናት እና ከዚህ የዚህ አንፃር ጓደኛ አለኝ።

ሰላም ጤና ይስጥልኝ የዛሬው ጥያቄ ደግሞ መስኮትን ክፍት ትተዋለህ የሚል ነው? ይሄን የምመልሰው ከብዙ አንፃር ነው እንደ ሁኔታው ክፍት ምተውበት ሰዓት አለ የምቆልፍበት ሰዓትም አለ። ለምሳሌ አሁን ክፍት ማድረግበት ሰዓት ቀን ላይ እኔ ከስራ እረፍት መጥቼ ለማለት ስፈልግ ወይም ሳልበላ ሊሆን ይችላል ከቤት ጋር ላወራ ስል መስኮትን እከፍታለሁ በመስኮቱ እስከፍት ምክንያቱም አየር አየር ይገባል ወደ ቤት ውስጥ ፀሀይ ይገባል። ፀሀይ ስል እንትን ማለት ነው ብርሃኑ እና እነሱ ነው ስገብተው ቤቱን እንደዚህ ግልጽ ያደርጉታል እና ደግሞ ደስ ይልሃል። እንደዚህ አየር ንጹህ አየር ሲገባ ማለት ነው ከውጭ እና ከዚህ ከዚህ አንፃር ምን እናደርጋለሁ። ቀን ቀን ሲሆን እኔ እና ደግሞ ቤት ላይ ነኝ ስራ ስኖረኝ ስራ እየሰራሁኝ ደግሞ ቤተሰብ ጋር እየተጫወትኩኝ እከፍታለሁ። እኔ ካለሁኝ ወይም ደግሞ ጠዋት ላይ ጠዋት ላይ ደግሞ ለምሳሌ ልክ ከእንቅልፌ እንደነቃሁኝ ያለቻት አለቻት አይደለም ጮራዋ ልክ ስትወጣ ያኔ ደግሞ ከፍቼ ብርሃኗ በመስኮት እንድትገባ አደርጋለሁ ማለት ነው ምክንያቱም እንድትገባ የማደርገው በጣም መደሰት ነው የሚል ነው። ጠዋት ላይ በጮራ ቤቱም እንደዚህ ፈክት ይላል ምናምን ነገር እና ጠዋት ላይ በጣም ደስ የሚል ነገር አለው። በተጨማሪ ደግሞ እንደዚሁ ማታ አካሄድ ደግሞ ልክ ልትጀምሩ አልተጠራጠርም ስል ደግሞ ምናልባት በመስኮት አርክሌ ቤት ሆነ ጀምሯ የምትጠልቀው ብርሃኑ አብዛቤም የሚቴ ከሆነ ከፍቼ እንደዚሁ እናናለሁ ማለት ነው ወይም ደግሞ ደስተኛ እሆናለሁ። ምቆልፍ በሰአት ደግሞ መቼ መሰለ መሰለህ? ለምሳሌ እኔ ቤት በሌለሁበት ሰዓት ማታ አሁን እኔ በል ማለት እንደምሰለኝ ለምሳሌ ቀን ላይ እያደረኩኝ አለ ክፍት አድርጌ ተደርጎኝ ለሌባ የምትዘረፍ እድሌ በጣም ከፍተኛ ነው ሌባ ምክንያት በመስኮት ይሄዳል። ይዘርፈኛል ማነው? ያለኝን ቀበሙሉ ሁለተኛ ደግሞ በ እንትን ማታ ላይ ደግሞ ማታ ላይ ደግሞ ክፍት አድርጊ ጥቅም ከተኛሁኝ አሁንም ሌባ የመግባት እድሉ ከፍተኛ ስለሆነ የመዘረፍ ቻንሴ ያው እንደምታውቁ እዘረፋለሁ እኔም እጎዳለሁ ማለት ነው። ሌላ ገብቶኝ እኔ እየተናጎለኝ አለ ከዚህ የዚህ አንፃር ጠዋት እና ማታ እና ደግሞ ቀን ላይ እኔ ስራ ሲኖርህ እከፍታለሁ። እኔ በለውበት እና ደግሞ ማታ መታ ሲሆን ደግሞ ወይም አለ አይደል እኔ በምዘኝ በሰአት ደግሞ ቆልፎኛል ማን ሌባ እንዳይገባ እና ከዚህ አንፃር እንደዛ አደርጋለሁ አመሰግናለሁ።

ሰላም እንዴት ናችሁ። የዛሬ ጥያቄ ደግሞ ምን ያህል ጊዜ ወደ ገበያ ትሄዳለህ ነው የሚለው? እና እስኪ መጀመሪያ ምን ያህል ጊዜ እንደምሄድ ሳይሆን ገበያ ማለት ምን ማለት እንደሆነ እናብራራው። ገበያ ማለት አሁን እንደ ኢትዮጵያ ማንኛውም እቃ ቢሆን ለመግዛት የሚያስፈልገነ ነገር ሂደን ኧዛ ምንገበይበት ወይም ምንገዛበት ቦታማለት ነው። ለምሳሌ እኔ ተማሪ ነኝ ለመማር ብፈልግ ምን ያስፈልገኛል ስክሪቶር ደፍተር ላፕቶፕ ፒሲ የተለያዩ ኑሮች ያስፈልጉኛል እነሱን የትነው ሄጄ ምገዛም ኸገበያ ማለት ነው። በተመሳሳይ ደግሞ እንደዚሁ ለመኖር ስለ ምሳሌ መጠለያ ያስፈልጋል መጠለያ ማለት ቤት ማለት ነው ቤት ልመሳት ደግሞ የተለያዩ የመስሪያ እቃዎች ምንጊዜ የት ነው ቤት እንትን ነው ገበያ ነው ማለት ነው። ልክ እንደዚሁ ልብስም ጫማም ጨርቅ አለ የተለያየ የተለያየ ነገሮች የትኛውም በተመሳሳይ ምንገዛው ገቢያ ላይ ማለት ነው። ልክ እንደዚሁ እያልነ ደግሞ ለምሳሌ ምንበላበት ምግብ አሁን ለምሳሌ ቁርስም በላን ምሳም በላን እራትም በላን መሃል ላይ የምንሰራበት በቃም ሆነ አታክልትም ሆነ አጥሬቻ ነገሮችን የምንጠቀምባቸው ነገሮችን የት ነው ምንገዛው ገበያ ማለት ነው። ሶ አንድ ሰው ምናልባት ጫካ ውስጥ ብቻውን ካልኖረ በስተቀር ከተማ ውስጥ የኖረ አብሮ ከማህበረሰብ ጋር የኖረ ገበያ ሳይሄድ ወይም ገበያ ሳይጠቀም መኖር አይችልም ማለት ነው። እሱም ገበያ የሚወስደው ነገር ይኖራል ለመሸጥ እሱም ሄዶ የሚገዛበት ይኖራል ማለት ነው። ሶ ገበያ በጣም አስፈላጊና በጣም ጠቃሚ ነገር ነው። እና ምን ያክል ጊዜ ትሄዳለህ ማለት ለምሳሌ እንደኛ አካባቢ በሳምንት ሁለት ቀን አለ ይሄ ገበያ ላይ የሚጠሉበት ሀሙስ ቀን እና ቅዳሜ ቀን በጣም ብዙ ህዝብ የሚመጣበት ተገጠረም ሆነ ከከተማው በጣም ብዙ ህዝብ የሚመጣበት ብዙ ጥሬ እቃዎች ብዙ ምግቦች አታክልቶች እንደዚህ ጥራጥሬዎች ልብሶች ጫማዎች የተለያዩ ምርቶች የሚቀሩበት ቅዳሜና እሁድ ነው። ቅዳሜና እሁድ ላይ አብዛኛውን ሰው አይቀርም ይሄዳል እኔም እሄዳለሁኝ በጣም በጣም ብዙ ጊዜ ማለት ነው። እና ብዙ ጊዜ የሚኬደው ደግሞ እዛ የሆነ አለ አይደለ ነገሮች ወይም እቃዎች ትንሽ ቀነስ ያደርጋሉ የምትፈልገውን እውነት እቃ ደግሞ በብዛት ታገኛለህ በ አማርጠህ ምናምን ትገዛለህ ማለት ነው። ከዚህ የዚህ አንፃር ቅዳሜና ሀሙስ እንደኛ አካባቢ በጣም እንደ ኢትዮጵያ ወይም እንደኛ አካባቢ በጣም የሚታወቁ ቀን ናቸው። ለገበያ ቀን ከዚህ በተጨማሪ ደግሞ ለምሳሌ ዝም ብዬ ማክሰኞ ሰኞ ልሄድ እችላለሁ በሳምንት አራት ቀን ሶስት ቀን ልሄድ ይችላለሁ። ለምሳሌ የሚበላበት አሁን ቁርስ የሚበላ ልበላ ስል የሆነ ወይ ቲማቱም ጎመን ምናምን አንሶ ከሆነ የግድ ገበያ መሄድ አለብኝ ማለት ነው። እና እንደየ ሁኔታው ለምሳሌ ወራዊ ተሆነ የምገዛው አስቤዛ ወይም የቤት የቤት ምግቦችን በወር አንድ ሊሆን ይችላል። የሚሄደው በሳምንታ ሳምንታዊ ተሆነ ደግሞ የኔ በጀት በሳምንት ከሆነ ሄጄ ምገዛው ደግሞ የቤት ምግቦችን ማበስልበት እና የሚበስለው ምግብ ማለት ነው በሳምንት ሊሆን ይችላል። ልክ እንደዚሁ ማለት ነው ወይም ደግሞ ውጭ ወጥቼ ደግሞ በየጊዜው ደግሞ እንጀራ ልመገብ እችላለሁ። ሶ እንደ ስለዚህ እንደየ ሁኔታውና እንደየ እኔ ስትራ እንትን እንደኔ ቅድስ በተለያዩ ሰአቶች እወጣለሁ። ግን ብዙ ጊዜ ምወጣው ደግሞ ግን ቅዳሜና አሙስ ነው አዋቂው እና አመሰግናለሁ

ሰላም ጤና ይስጥልን የዛሬ ጥያቄ ደግሞ ቤትህን ምን ያህል ጊዜ ታጸዳለህ ነው የሚለው? ምናክል ጊዜ ከማጥራቴ በፊት ከመንገሬ በፊት ግን ስለ ቤት ጽዳት እናውራ። ቤት ማጽዳት በጣም ጠቃሚ ነገር ነው። ለምሳሌ ልክ እንደየቤትህ አሁን ለምሳሌ ቤትህ የሆነ ታችኛው አፈር ምናምን ከሆነ የግድ በየጊዜው አለብህ ማጽዳት ምክንያቱም በየጊዜው ካልፀዳ የተለያየ እንትኖች በሽታዎች ትጠቃለህ። ለምሳሌ እንደ ቁንጫ እንደ ትሁዋን ምናምን ያፈራብሃል። ሶ ታችኛው ቤት እንትን መሬቱ አፈር ከሆነ እንደዛ ከሆነ በየጊዜው አለብህ ማጽዳት ማለት ነው በጣም ጠቃሚ ነው። እዚህ ጋር ልክ እንደየቤትህ አሁን ታቹ ደግሞ ሴራሚክ ወይም ደግሞ በስምንቶ የተለጠፈ ከሆነ ደግሞ እንደዚሁ ልክ እንደ አፈሩ በጣም በየጊዜው ባይሆንም ታጸዳለህ ማለት ነው። እና ቤት ጽዳት ማለት ከብዙ ነገር ነው የሚገላግለህ ለምሳሌ ካላጸዳህ በሽታ ያምሃለሁ። ጉንፋህን የተለያዩ ነገሮች አቧራው እንዴት ሲነሳብህ። የተለያዩ ምግቦች ይቆሽሻሉ ምክንያቱም ቤት አልተፀዳም ማለት የሆነ ምግቦችን አቧራ ይነካቸዋል ማለት ነው። ከዛ እንደዛ ሲሆን ደግሞ የሆነ ነገር ይፈጠርና ያምሃል ማለት ነው። ሶ የግድ ቤት ማጥራት አለብን ማለት ነው። ቤት ማለት ቤት ማጥራት ማለት የህይወታችን አንድ ክፍል መሆን አለበት ማለት ነው። ለምሳሌ አሁን እንበልና የሆነ አንድ ሰው ጎበዝ ሰው ሁሌ ቤት የሚጠራ ከሆነ ያንን ሰው በቃ አንደኛ ቤቱን ሲያየው ሁሌም ቢሆን ንጹህ ነው ደስ ይለዋል ቅልል ይለዋል የውስጣዊ ስሜት ደስ ይለዋል እንደዚህ እርክት ይላል። ፕላስ ደግሞ ሲደምበር ደግሞ ጓደኞቹ አሁን መጥተው ቤቱን ቢያዩለት አያፍርም ያን ያክል በቤቱ ይኮራል እሱ ብቻ አይደለም። ለምሳሌ ድግስ ምናምን ቢኖርበት ደግሞ በቃ በማንኛውም ሰዓት የሆነ ሰው ቢመጣበት ከቤቱ ምንም ያን ያክል እንትን አይልም ማለት ነው አይደብረውም። ቤቱን ማጥራት ሰው ምሳሌ ብናደርግ ግን ሁሌ ቤቱ የሚዘረከረክ ልብሱን በስርዓት የማያጥፍ የቤቱ እቃዎች በስርዓት በየቦታቸው የማይቀመጡ ከዝብርቅርቅ ያለ ከሆነ ግን አንድ ሰውዬ ጓደኛው ለምሳሌ የሆነ ሰዓት ላይ ቢመጣ በጣም የሚያፍር ማለት ነው። ምክንያቱም የህይወቱ ራሱ እንደዛ ነው የሚመስል አለ አይደለ? አንተ የምትመስለው የምትኖረውን ህይወት ነው የምትኖረው ህይወት ያለበት ቤት ደግሞ እንደዚህ የተበላሽ ከሆነ ደግሞ የውስጥህ ህይወት ራሱ የሆነ ደስተኛ አይሆንም ያን ያክል ሳትስፋክሽን የለውም ማለት ነው። ምክንያቱም አንተ ሰነፍ ነህ ማለት ነው ስትሰንፍ ነው። እና እኔ ብዙ ጊዜ ማጸዳው ማታ ማታ ነው። ማታ ማታ ማለት ለምሳሌ ቀን ሙሉ ስሰራበት እውላለሁ ወይ እንደዚህ ልጆች ሲጫወቱ ምናምን ይውላሉ ከዛ ማታ ላይ ምን አደርጋለሁ አጸዳለሁ ማለት ነው። ለምሳሌ ሳጸዳ በ እንትን ልክ እንደየ አሁን ድሮ ድሮ በፊት ላይ ቤቴ እንትን ነበረ። የአፈር ነበር እና ሳጸዳ ማጸዳው እንትን ነበረ። ውሃ አርከፈክፍና እንዳይቦን ያንን ነገር በመጥረግያ እጠርገዋለሁ። ያን ያክል አስቸጋሪ አይደለም ይጠረጋል ማለት ነው። ማታ ማታ ማታ ማታ የማደርገው ምክንያት ደግሞ ቀን ሙሉ ስሰራበት ስለምውል ማለት ነው። ቤቴ አሁን አሁን ደግሞ አሁን ላይ ደግሞ ቤቴ ሴራሚክ ነውና ያን ያክል አያስቸግርም መወልወያ አለኝ። ትንሽ ብሩ ውድድ ይላል እንደዚህ ደግሞ ደግሞ በጣም ውድ ውድ የሆኑ ማፅጃዎችም አሉ አሁን ዘመናዊ ዘመናዊ ማጽጃዎች ደግሞ አሉ። አሁን ሶፋ ምናምን ማጽጃ እና ትንሽዬ ብቻ አድርጌ ቀለል አድርጌ ወልውዬ ልክ እንደ መዝናኛ አድርጌ ነው የምጠቀመው ልክ እንደ ትርፍ ሰዓት ማነው አድርጌ የማየው አድርጌ አጸዳለሁ ማለት ነው። ነው ማታ ማታ እጠቀማለሁ። ማለቴ አጸዳለሁ ብዙ ጊዜ አመሰግናለሁ

ሰላም፤ እንዴት ናችሁ፤ የዛሬው ጥያቄ ደግሞ "ጺም ታቆያለህ?" ነው የሚለው። መጀመሪያ ጥያቄውን ከመለስ በፊት ስለ ጺም እናውራ ጺም ማለት ልክ አሁን ከራሳችን ላይ ፀጉር እንዳለ ሁሉ ማለትም የራሳችን አናቱ ላይ ማለት ነው ጺም ማለት ደግሞ ከ ከንፈራችን ዝቅ ብሎ የሚገኘው ክፍል አካባቢ የሚገኝ ፀጉር ነው ማለት ነው። እነስ ያለ ትንሽ ለስለስ ያው ልክ እንደ ሰዎች ያው የሚለሳለስም አለ። ከባዳም አለ። ብዙ ጊዜ ያው እንደዛ ነው የሚበቅለው። እና በተፈጥሮ ጺም ያለው ወንድ አለ፤ ጺም የሌለው ወንድ አለ። ሙሉ በሙሉ ከአንዳንድ ልዩ ፍጥረት ውጪ ሴት ነው እንጂ እንትን ወወ ሴት ነው እንጂ ምንም የሌላት አንዳንድ ልዩ ፍጥረት የሚኖራቸው የሚኖራቸው ሴቶች ይኖራሉ። እንጂ ወንድ ሆኖ ያው ያለውም አለ የሌለውም አለ፤ እና ወንድ ልጅ ለምሳሌ ያለው ወንድ ብዙ አይነት የወንድ ስታይል አለ። ለምሳሌ ቆ ቅርጽ ብቻ አለ አፉን ብቻ ክልላ ወይ ደግሞ ሙሉ ጺም የሚወጣለት አለ። እና የኔ ደግሞ ኦ ቅርጽ ነው። በጣም ነው ደስ የሚል ጺሜ እና ልክ እንደየኑት ነው የማቆየው። ለምሳሌ በጣም ሲቆይ አለ አይደል የሚያስጠላ ሁኔታ ላይ ከሆነ አላቆየውም ወይም እቀንሰዋለሁ። ሀሪፍ ሆነ የሚያምር ከሆነ ደግሞ እውነት ወጣ ደግሞ አቆየዋለሁ ምክንያቱም በጣም ነው ደስ የሚል ጺም እና ከዚህ አንፃር አቆያለሁ ጺሜን

ሰላም ጤና ይስጥልን ያሁኑ ጥያቄ ደሞ የቁጥር ሂደት እንዴት ነው የሚለው? አሁን በአሁኑ ሰዓት እንደ ኢትዮጵያ የቅጥር ሂደቱ በጣም ዝቅተኛ ነው። እንደ መንግስት መንግስት በህዝባዊ መግለጽ የገለጸው ምንም አይነት ከዚ አመት ነው ሁለት አመት በፊት ጀምሮ እስካሁን ድረስ ምንም አይነት የመንግስት ቅጥር እንደሌለ ነው። ይፋዊ መግለጫ የሰጠው ግን ያው የተለያዩ ካምፓኒዎች ይቀጥራሉ ግን እንደ ድሮ አደለም ነው። አሁን ድሮ ብዙ ሰራተኛ ይፈልግ ነበር ምክንያቱም ያኔ የተማረ ሰው አልነበረም። ከአስር አመት እና ምናምን እንደዛ ከ አስራ አምስት አመት በፊት በፊት። ያኔ ያክል ኢትዮጵያ ውስጥ የተመረቀ ሰው አልነበረም እና በጣም ብዙ ይፈልጋል እንደዚ የተመረቀ ሰው። በየትኛው ዲፓርትመንት ቢሆን የስራ እድሉ በጣም ከፍተኛ ነበረ። አለ አደለ በጣም ከፍተኛ ነበር እንደዚ ሰው ሰው ሲቀጠር የነበረው። አሁን አሁን ላይ ግን የተማረ ኃይሉም በጣም እየበዛ መጣ። ብዙ ተማሪዎች ይማራሉ። እና የስራ እድሉ በጣም ዝቅተኛ ነው። ድሮ ድሮ የእንትኖች የድሮ እናት አባቶች ስለ ትምህርት ያን ያህል ግንዛቤ አልነበራቸውም። እና ልጆቻቸውን እንደ ኢትዮጵያ ማህበረሰብ አያስተምሩም የሆነ ትምርት መማር እንደ ጎጅ ነገር ነበር ሲያዩ የነበሩት እና። ልጆቻቸውን ወደ እርሻ ቦታ ወደ ስራ ቦታ ወደ ንግድ ቦታ ወደ ተለያዩ ቦታ ይወስዳሉ እንጂ። ትምርት እንዲማር አይፈቅዱም። ያው ከተወሰኑት እና እነዛ የተወሰኑ ሰዎች ደሞ ልጆቻቸውን አስተማሩ ከዛ የተማሩት ደሞ የተሻለ ደረጃ ደረሱ ውጭ ውጭ ሀገር ይየሄዱ አሉ። ከዚ በተሻለ ደሞዝ የተቀጠሩ አሉ እና ያን ያንን ሲያዩ አሁን። ያሁኑ ቤተሰብ እንዳለ ሙሉ ልጁን ማስተማር ጀመረ ማለት ነው። ከዛ ያን ማስተማር ሲጀምር። የተማረ የተማሪ ሀይል እየበዛ መጣ በጣም ብዙ ቁጥር ያለ ተማሪ ዩኒቨርሲቲ መመረቅ ጀመረ። ከዛ የመንግስት ስራ ቅጥር ደሞ እያነሰ መጣ። በጣም አሁን ማለት ነው እና እንደዛ ስለሆነ አሁን የቅጥር ሂደቱ። በጣም ዝቅተኛ ነው። ከተወሰኑ ድርጅቶች ውጪ ኢትዮጵያ ውስጥ አሁን በጣም የስራ አጥ በጣም በጣም አለ በጣም ከፍተኛ። አብዛኛው በችግር ነው ያለው በእጦት ነው ያለው እና። ከዚ በጣም ከባድ ነው አሰቃየንም። አመሰግናለው

ሰላም ጤና ይስጥልን የዛሬው ጥያቄ ደግሞ ከአለቃህ ጋር ግንኙነትህ እንዴት ነው? ነው የሚለው እንግዲህ የኔ ጥያቄ ይሄ ጥያቄ የኔ ግንኙነት ከአለቃዬ ጋር የሚሆነው ልክ እንደየሁኔታው ይወስናል ለምሳሌ የአለቃውም ወይም የኔ የበላይ የሆነ አዛዤ የእሱ ባህሪ ይወስነዋል መጀመሪያ በጣም ጭቁን ምናምን ከሆነ እኔ የፈለገ ምንም ምንም ባደርግ ምንም ያን ያክል ያለን ግንኙነት ደስተኛ አይሆንም ሁለተኛው ደግሞ በእንትን ይወሰናል በእኔ ስራ ለምሳሌ አሁን አንድ ድርጅት ላይ ገብቼ ታታሪ ሰራተኛ ብሆን ተግባቢ በጣም ተጫዋች እና ደግሞ ለስራዬ ምንም ማልደራደር ከሆንኩኝ አለቃዬ እኔ ጋር የማይግባባበት ምንም አይነት ሚንስ ምክንያቱም የሚፈልገው በመጀመሪያም ጥሩ ሰራተኛ ነው ጥሩ አድርጎ የሚሰራ ሌሎችን የሚያበረታታ ሌሎችን እንደዚህ ሚያነቃቃ ሰራተኛ ስለሚፈልግ የኔ እንቅስቃሴ አሪፍ ከሆነ እኔን ስለሚወደኝ በስራዬ እኔን ስለሚወደኝ በጣም አሪፍ ግኙነት ይኖረኛል ከዛ ውጪ ግን ሰነፍ ከሆንኩኝ በስራ ቦታ እየዘገየው የምመጣ ከሆነ ምጨቃጨቅ ተሆነ ስራዬን ባግባቡ ማልሰራ የሆነ ጥሩ የሆነ ጥቅም ያለው ስራ ማልሰራ ከሆነ ደግሞ ያለኝ ግንኙነት ካለቃዬ ጋር የሆነ የመረባበሽ የመሰዳደብ እስከማባረር የመድረስ አይነት የመጠላላት ሁኔታዎች እንትን ያጋጥሙኛል ማለት ነው እና ከአለቃህ ጋር ግንኙነትህ እንዴት ነው ለምትለው እንደየ እንደሱ ባህሪ እና የሱ የተፈጥሮ ሲያድግበት የመጣው ባህሪ ዝም ብሎ ለምሳሌ ዝም ብሎ በተፈጥሮ ተናዳጅ ሊሆን ይችላል በትንሽ ነገር የሚያበሳጨው ዝም ብሎ ሰው መውቀስ የሚወድ ምናምን አይነት ሰው ከሆነ ያው የሱ ባህሪ ነው እንግዲህ ምንም ማድረግ አልችልም መጥፎ ግንኙነት ይኖረኛል ምናልባት ደግሞ ሰውየው በባህሪው ሲመጣ ሲያድግ ይዞት የመጣው ባህሪ ባህሪ ደግሞ ምናልባት ተገባቢነት ያለው ነገሮችን አንዳንድ ነገሮችን ደግሞ አይቶ ማለፍ የሚችል ስትሰራ ደግሞ ይፈጠራል ችግር የለም እንደዛ ታስተካክላለህ በፍቅር እና በሰላማዊ እንትን መንገድ እንዳስተካክል የሚያግዝ ከሆነ እና ደግሞ እኔም የበለጠ ለመስራት እተጋለሁ እሱም እኔን ሞቲቬት ስለሚያደርገኝ በጣም አሪፍ ግንኙነት ይኖረናል ማለት ነው። ይሄኛው ከእሱ ከእሱ ባህሪ የተነሳ ነው ሁለተኛው ባህሪ የተነሳ ደግሞ ያው ቅድም እንዳልኩት በኔ ተግባር ይወስናል ማለት ነው እና አመሰግናለሁ።

ሰላም ጤና ይስጥልን የዛሬ ለጥያቄ ደግሞ ቅመማቅመም የበዛበት ምግብ ትወዳለህ ነው? በመጀመሪያ እስኪ ቅመማቅመም ማለትምን ማለት እንደሆነ እናብራራው። ቅመማ ቅመም ምግብ ላይ ይገቡ በጣም ምግቦችን ጣፋጭ ያደርጋሉ። አሁን ልክ ጨው አሁን በጣም ጠፋጭ ነው የሚያደርገው ሁሉ ቅመማቅመሞች ሲገቡ ደግሞ በጣም ያንን ምግብ ደስተኛ ሆነህ እንድትበላው እንዲጣፍጥህና የሆነ ምግቡ እንዲናፍቅህ። የማድረግ ሀይል አላቸው። ግን ብዙ ጊዜ ይሄን ነገር አብዝተን ስንጠቀመው ደግሞ ለበሽታ ይከፍተናል። አለ አይደለ በጣም በጣም ብዙ ቅመማቅመም ያልተታልን ደግሞ ለምሳሌ ጨውን አሁን በጣም አብዝተን ታስገባና ጫው ቅመም የሚባል ነው የምለው ግን ያው ልክ እንደ ቅመም ብናየው ለምሳሌ ቅመም ነው እንደ ቅመም ታየነው በጣም ከበዛ በሽታ ነው የሚሆነው። ልክ እንደዚህ ሁሉ ለሁሉ አሁን ለምሳሌ በርገር አሁን ሲሰራ መሃል ላይ የሆነ ብዙ ነገሮች ብዙ ንጉሮች ይገባሉ ከዛም መሃል ለምሳሌ አንዱ ጥርግ ሊሆን ይችላል ጣፋጭ እንዲያደርግ ማለት ነው። በትንሹም ቢሆን ፐርሰንት ይገባል። እና እሱን አሁን ማይረባ ከሆነ ማለት በጣም ብዙ ከሆነ ያን ያክል ምግብ እንትን ሊበላሽ ይችላል። እና በጣም የበዛበት እኔ አልወድም።

ሰላም ጤና ይስጥልን የዛሬው ጥያቄ ደግሞ የሞባይል ዳታ ትጠቀማለህ ነው? የሚለው መልሱ አዎ ነው ግን እዛ በፊት ሁለተኛዬን አለ አጠየቀም ይሄን አብራራ ለምሳሌ አሁን በዚህ ዘመናችን ቴክኖሎጂ በረቁበት ሰዓት ኢንተርኔት የምንጠቀመው በወቴን ምንገር ነው የመጀመሪያው የሞባይል እንደታለ መጠቀም ነው ሁለተኛ ደግሞ ዋይፋይ ወይ ደግሞ የተለያዩ አለ አይደለ ይሄ ዋየርለስ የሆኑ ዋይፋዮች እነሱ በመጠቀም አንድ ፖርታል አለው ዋየርለስ ማለት ነው እነሱን በመጠቀም ዳታ ወይም ደግሞ እንደደለት እንጠቅማለን ማለት ነው እና እኔ የሞባይል ዳታ የምጠቀምበት ጊዜ አንዱ ምንድነው የዋይፋይ የራሱ የፖርታል ወይም ያቺ ዋይፋይ ቦክሰን ማስገባት ራሱ በጣም ውድ ነው ሲደመር ደግሞ አመታዊ ፓኬጅ ወይም ደግሞ ጥቅል ስንገዛ እና የተለያዩ ለዋይፋይ የምናደርገው ዋይፋይን ከቤት እና አስገባኝ ወይ ደግሞ ያቺ ወይ ስንት በጣም ውድ ነው በዋጋ በኩል እና ከዚህ አንፃር የዋይፋዩን ዋጋ በጣም ከባድ ስለሆነ ያንን አልጠቀምም የሞባይል ዳታ ግን እንደየፍላጎቴና እንደየ እንደየ ስራዬ ለምሳሌ ዛሬ ብዙም ስራ ተለለኝና ክላስ አለ የለም የሚሆነው ነገር ሌላም ገብቼ ለመራገጥ ስፈልግ ቀለል አድርጌ በሶስት ብር ወይም በአምስት ብር የቀን የቀን የቀን ፓፓ ጥቅል ገዝቼ ጠቅሟል ማን ነው እንደዚህ ሲሆን ገንዘብ ይቆጠራል አላባክርም ወይም ደግሞ ለምሳሌ ዩቲዩብ ላይ ገብቼ የተለያዩ ምርጫዎች ማግኘት ስፈልግ የተለያዩ አገልግሎቶችን የማይስፈልግ ደግሞ እናደርጋለሁ ብር ከፍ ጨመር አድርጌ እገዛና ከዛ በኋላ ለምሳሌ የቀና ቢል እገዛችኋለሁ ሳፋሪ ወይም ደግሞ ኢትዮጵያ እኮ ቀናዊ ቀለተ ገደበኝ ደግሞ የአንድ ሰዓት ላይ አልተገደበ ግዛና የምፈልገው መረጃ ገብቻለሁ ማነው እዚህ አንፃር እንደየኔ እንደኔ ፍላጎት እኔ ራሴ መግዛት ስለምችል የሞባይል በጣም ምቹ ነው ይመቸኛል ምክንያቱም የወበይ ለምሳሌ የምጠቀም ከሆነ ዋይፋይ በጣም ኑኖ ለምሳሌ አንዴ ገዛና መጠቀም ባልፈልግ ራሱ ዝም ብሎ ይቆጥራል አይደለ አንዴ ነው ሞጽ ሞጽ ሞጽ ግን ውጪ የቆጠብኩት በበልኩ ሰዓት ትጠቀማለህ በበልኩ ሰዓት ደግሞ አልተጠቀሙም እና የሞባል ዳታ ጠቀማለሁ በጣም የሚመቸኝ ነው